ሙዚየም አዎ መሄድ እወዳለሁ። ሙዚየም ላይ የማይገኝ ነገር ቀድሞ ያለፈ ነገር በቅርስነት በተለይ የማያገለግል ነገር ዛሬ በዚህ ጊዜ የማያገለግል ድሮ ተጠቅሞበት እናገልግልበት ብሎ ሊያገለግል የሚችል ነገር ያለበት ቦታ ነው። እና ሙዚየም መሄድ ትላንትን ባይን ማየት ነው የሌሎችን ድካም ባይን ማየት ነው እና ከታሪክ መማር ነው። ለምሳሌ ኢትዮጵያ ውስጥ በጣም ትላልቅ የሚባሉ ሙዚዮሞች አሉ እነ አክሱም እነ ጣና ቅርቆስ እነ ጎንደር እንደዚህ አይነት ሙዚየሞች አሉ። በእነዚህ ሙዚየሞች ውስጥ ብዙ ነገሮች ይገኛሉ ለምሳሌ የነገስታት ዘውዶች የነገስታት ጋሻዎች ጦሮች ታላላቅ የብራና መጽሐፍት የወርቅና የእንቁ ሽፋን ያላቸው ታሪኮች መዝገቦች የታሪክ መዛግብት ይኖራሉ እና እነዚህን ማየት በራሱ ትልቅ ትምህርት ነው። ሙዚየም ውስጥ ብዙ ጊዜ ረጅም አመት ያስቆጠሩ ቅርሶች ናቸው። የሚኖሩት ለምሳሌ በአቡነ ሰላማ ጊዜ የተጻፈ መጽሐፍን ማየት በንግስት ሳባ ጊዜ የነበረን አጻጻፍ ማየት በንግስት ሳባ ጊዜ የነበረ በድንጋይ ላይ ቅርጽን ማየት ወደኋላ ወደ ንግስት ሳባ ዘመነ መንግስት የሚመልስ ረጅም ታሪክ የሆነ ወደኋላ ማንነትን ማያ መንገድ ነው። በሙዚየሞች ብዙ ነገሮችን ይይዛሉ በተለይ አሁን ወደ ውጪው አለም ስንሄድ የኢትዮጵያ መጽሐፍት በአለም ያሉ ሙዚየሞችን ሁሉ በደንብ የሞሉበት ታሪክ ነው ያለው። የነ የእንግሊዝ በሙዚየሞች የተሞሉት በኢትዮጵያ የብራና መጽሐፍት በኢትዮጵያ ንዋየ ቅድሳት በኢትዮጵያ የነገስታት እና የመኳንንት ዘውዶች ጋሻዎች ጦሮች እና የወርቅና የብእር መጠጫዎች ምን መገቢያዎች ነው ይሄ የሚያሳየው ሌሎች አለማት ለታሪክ እኛ አይነት ትኩረት እንዳላቸው ነው። እና ሙዚየሞች የአለምን የረጅም እድሜ ታሪክ የረጅም ጊዜ ጉዞ ይዘው ለማስቀረት እንትን የሚሉ የሚታትሩ ተቋማት ናቸው። አንድ ሰው ሰርቶ ብዙ ከሰራው ውስጥ አንዱን ለታሪክ ማስቀመጥ ያን ሰው ማዘከር ነው ያን ሰው ማስታወስ ነው። ብዙ ጋሻና ጦሮች መስጠት የተለመደ ነው በጊዜው ሀገራቸውን እንዴት ይጠብቁ እንደነበረ ከጠላት እንዴት ይከለክሉ እንደነበረ ጋሻና ጦሮችን በምን አይነት መልኩ ይሰሯቸው እንደነበረ ጎራዴዎችን ጊዜው ብረትን የማቅለጥ ጊዜ በዘመናዊ መልኩ ባልተሰናሰለበት ጊዜ እንዴት ይሰሩ እንደነበረ ለማየት ለመረዳት በጣም ጥሩ ነው። የላሊበላ አብያተ ክርስቲያናት የታነፁበትን በጣም ባህላዊ የሆነ መቆፈሪያ መዷሻ መዶሻ ነገሮችን ማየት ላሊበላ እንዴት እንደታነጸ እውነቱም በጣም ቀላል በሚባሉ ነገሮች የታነፀ ትልቅ ቅድስናን የሚጠይቅ መሆኑን ለመረዳት ለመሆኑን ለመረዳት በጣም ጠቃሚ ነው። እነዚህ እነዚህ እንትኖች የሰዎችን ከጊዜው ጋር የነበራቸውን ፍጥነት ለጊዜው የነበራቸውን ምልከታ ለማየት ይሆናል በተለይ የታሪክ መዛግብት ያሉበት ሙዚየም ከሆነ። አሁን አለም የተለያየባቸውን የተለያየባቸውም ያላቸውን ነገሮች የጥንት ሰዎች እንዴት አሳለፏቸው በተለይ ይሄ ያ አንደኛው እና የሁለተኛው የአለም ጦርነት አፍሪካ በደንብ እንድትበዘብዝ አርጓታልና አፍሪካ ውስጥ ያሉ ቅርሶቹና ሁሉ የውጭ ሀገር ሙዚየም መሙያ ነው የሆኑት። የውጭ ሀገር ሙዚየም ጌጥ ነው የሆኑት። ኢትዮጵያም የዚህ እጣ ፋንታ ገጥሟታል በተለይ በቴዎድሮስ ዘመነ መንግስት እንግሊዞች እጅግ በጣም ከአምስት መቶ ከስድስት መቶ በላይ የሆኑ የብራና መጽሐፍቶችን የቴዎድሮስ ቆንዳላ ሳይቀር ይዘው የሄዱበት ታሪክ አለ። እና ማየት ታሪክን ወደኋላ ማንበብ ነው ብዬ አስባለሁኝ።

ምን አይነት መሳሪያው ትጠቀማለህ? የሚለው ጥያቄውን በጣም ሰፊ ያደርገዋል እና አምስት ደቂቃ አይደለም አስራ አምስት ሃያ ደቂቃ የማይበቃው ነው። የሚያደርገው እኔ በቻልኩት መጣን ጠቅለል ጠቅለል ለማድረግ ልሞክር እንደምጠቀምበት ጉዳይ ነው። ለምሳሌ እኔ ልጠቀም የምችላቸው ለጽህፈት መሳሪያ ከሆነ እንደ ለጽህፈት ከሆነ እንደ ላፕቶፕ ስልክ ታብሌት እና ሌሎችም የኤሌክትሮኒክ እቃዎች ከዛ ደግሞ ዝቅ ካለ ብእርና አስክርቢቶ ማስታወሻ ደብተር ነው ልጠቀም የምችለው። ለሌሎች አገልግሎቶች አገልግሎቶች ከሆነ ግን እንደ ኢንተርኔት እና ሌሎችንም የሶፍትዌር እና የቴክኖሎጂ ጉዳዮች የመጠቀም ጉዳይ ከሆነ ብዙ ጊዜ ልጠቀም የምችለው ላፕቶፕ እና ስልክ ነው። እንደው በጣም እንትን ካለ ደግሞ እንደ ዜና እንደ ሰብስብ ብሎ እንደማዳመጥ አይነት ሰዓት ጠብቆ ማዳመጥ ጉዳዮች ከሆኑ ቴሌቪዥኖች ናቸው የምጠቀማቸው የምጠቀማቸው መሳሪያዎች እነዚህ ከእነዚህ በተጨማሪ። መሳያዎች ብዙ አይነት ናቸው በተለይ አንዳንዴ የጦር እንትኖችን መሳሪያ ብሎ በሀገራችን የመጥራት ለማድ አለ እና የጦር መሳሪያዎችን እንደ ክላሽ ሽጉጥ ሌሎችንም ጎራዴዎችን ሰይፎችን እነዚህ እነዚህን መሳሪያ ብሎ ጠቅልሎ የመጥራት አባዜ አለና። ከዚህ አንፃር ከሆነ እኔ ከየትኛውም የጦር መሳሪያ ነፃ ሰው ነኝ ምክንያቱም አሁን በሀገርን በመከላከያነት ወይንም በፖሊስነት ወይንም በጥበቃነት በማገልገል ላይ ስላልሆንኩኝ እነዚህን መሳሪያዎችን አልጠቀምም። በዚህ ጉዳይ አለም በጣም እየሄደበት ያለው የስልጣን የመስመር መስሎ ይታየኛል አለም አለምን ለማጥፋት የተራቀቀበትን ያክል አለምን ለማልማት የተራቀቀ እስከ እስከ አለመምሰል ድረስ ደረጃ ደርሷል። ለምሳሌ እነ ኢራን የታጠቋቸውን ኑክሎሮች አለምን የሚያንችጥ አንድን ሀገር ትንሽ ሀገር ማጥፋት የሚችሉ ናቸው። በሶስት በአራት ተኩስ በዚህን ያክል ግን ኢራን አለምን አንዴ ህንፃ በህንፃ ለማድረግ አካባቢዎችን ለማልማት የሚሆን ይሄን ያክል አልተራቀቀችም። አንድን ሰው በአንድ ክላሽ መግደል ይቻላል አንድን ሰው ግን በአንድ ሰዓት መስራት አይቻልም ህሊናውን አስተሳሰቡን መቀየር አይቻልም። አይደለም ወልዶ ማሳደግ ቀርቶና መሳሪያዎች ብዙ መስመሮችን ብዙ አይነት እንትኖች የሚጠይቁ ናቸው። ብዙ አይነት እንዳጠቃቀሙ የሚወሰኑ ነገሮች ናቸው የሚወሰኑ ነገሮች ናቸው ብዬ አስባለሁኝ። አንድ ሰው ፋይል ለማስተላለፍ ከሚጠቀማቸው መሳሪያዎች አንዱ ኬብል ሊሆን ይችላል ወደ ኤልሲዲ ኮኔክት ለማድረግ የሚጠቀመውም እንደዚሁ ኬቭል ሊሆን ይችላል እና በምንጠቀመው ነገር የሚወሰን ነው ብዬ አስባለሁኝ። ቤት ውስጥ አንድ ሰው ለአገልግሎት የሚጠቀማቸው ብዙ ነገሮች አሉ እንደ ጠረጴዛ ሶፋ አልጋ ሌሎችም የቤት ቁሳቁሶች ሊኖሩ ይችላሉ እና የሚወሰነው በምንጠቀመው ደጋግሜ እንደምናገረው በምንጠቀመው ነገር ነው። የሚያስፈልገኝን ነገር የመመረጤ ጉዳይ የሚያስፈልገኝን ነገር እንደ ግብአት የመጠቀም ጉዳይ በዛ ስለሆነ እንትን የሚለው የሚያልቀው ለዚኛው ይሄኛው ለዚኛው ይሄኛውን ማለት አይቻልም ማለት ብሎ ማለት ብሎ ማስቀመጥ ይቻላል።

በጅ መሸመን አዎ እሞክራለሁኝ። በጅ መሸመን ቀለል ያለ ጉዳይ ነው በርግጥ። ግን ትኩረት ይሻል። ሀገራችን ያለፈችበት መንገድ ይሄኛው ነው አሁንም ድረስ አለ። ከጨርቅ ልብሶች ይልቅ በእንደዚህ በእጅ ምርት ልብሶች የመጠቀም መሃላችን በጣም የዳበረ ነው በተለይ እንደ ፎጣና ነጭ ልብሶች። ሌሎችም ደግሞ ወደ ደቡብ እና ኦሮሚያ ክልል የሚሰሩ የባህል አልበሳት የሚመረቱት በእጅ ነው። ቅ ጥጥን በመፍተል እና ጥለትን በመጠቀም የሚመጣ ነገር ነው። ይሄኛው ጥጥን በመፍተል የምጠቀመው ለነጭ ልብስ ምንጠቀመው በእጅ መሸመን እንትን መንገድ በጣም ከዘመናዊነት ከማሽን መብራት እና ምናምን ከሚጠቀሙ ማሽኖች ፈጽሞ ያራቀ ነው። ጥጡ ማሳ ላይ ይለቀማል። ከዚያ የሚመጣው ወደ ቤት ይመጣል። ተባዝቶ ወይም ደግሞ በ'ሎካል' በደንብ ደግሞ 'ትራዴሽናል' ሲሆን በ ይነደፍና ወደ እንዝርት እና ወደ ወደ እንዝርት ነው የሚሄደው። እና ከዛ በኋላ በእጅ ይፈተላል። ተፈትሎ ቀጥታ ለሸማኔ ነው የሚሰጠው። በአካባቢው አገላለጥ ይሄ በእጅ የመሸመን ስራ ሸማኔ ይባላል። በጣም ከሚደነቁ ጥበቦች ውስጥ አንዱ ነው። ምዕመናኑን ወይም በተለይ የክርስትና አማኞችን በአመት ባእል ጊዜ እጅግ ደምቀው እንዲታዩ የሚያደርጋቸው ይሄ የእጅ ጥበብ ነው። ከመነጻነት ጽት ከማለቱ ጋር ሐዋርያው ቱፊትን የጠበቀ አለባበስ አለ። በተለይ ከጥምቀት ጋር በተያያዘ እ ምመናን ከተጠመቁ በሜሮን ከታጠቡ በኋላ ነጭ ልብስ ይለብሳሉ እስከ አንድ ሳምንት ድረስ ነጭ ልብስ የመልበስ ባህል አለ። ይሄ የሚያሳየው ፍጹም ጽዱ እና ንጹህ ወደ ህብረት መቀላቀላቸውን የሚያሳይ ቱፊት ነው። እና ይሄ ቱፊት ቀጥሏል አሁንም ድረስ በዓላትን ጠብቆ ነጭ ለብሶ መሄድ ሙሉ ከላይ እስከታች ነጭ መልበስ ሱሪን ጫማን ካልሲን ሸሚዝን ከላይ የሚደረገውን ነጠላ ነጭ ጭራ መያዝ ነጭ በተለይ ቄስ ከሆነ መጠምጠም ካህን ከሆነ መጠምቀም ካልሆነ ደግሞ ነጭ ኮፍያ መልበስ በኢትዮጵያ የተለመደ ስለሆነ በእጅ ተሸምነው ነው እነዚህ ሁሉ የሚደረጉት። እና ብዙን ጊዜ በእጅ መሸመን እንደ ገቢ ምንጭ ነው። በትንሽ ዋጋ ነው በትንሽ ዋጋ ለብዙ ጊዜ የሚያገለግል ነገር ማግኘት የሚቻልበት መንገድ ነው። የትኛውም ሀገር የትኛውም የ'ኢኮኖሚ ሲስተም' የራሱን ምርት የማምረት መንገድ በደንብ ማሳደግ አለበት። የአንድ ሀገር የራሷን ባህል የራሷን ቱፊት የጠበቀ እድገት ማደግ ለሌላ ሀገር ግብአት ነው። ለምሳሌ ኢትዮጵያ በነጭ ልብስ በጣም ታዋቂ መሆን ሌሎች አለሞች ነጭ ልብስ እንዲለብሱ በኤክስፖርት ደረጃ ሀገሪቱ ትጠቀማለች። ሌሎቹ ሀገሮች ደግሞ በኢምፖርት ደረጃ ይህንን ባህላዊ ልብስ ልብሳቸው አደርጉታል። አንዲት ሀገር በስልክ በማምረት ስራ ብትጠመድ ሌላው ሀገር ደግሞ ሌላውን ግብአት ማቅረብ እንትን ብትል አለም የእርስ በእርስ መመጋገብ ስለሆነ በዚህ ልክ ይቀጥላል። እና በእጅ መሸመን ቢለመድ በሌላኛው ወደ ደቡብ እና ኦሮሚያ ክልል የሚደረገው በእጅ መሸመን የመሸመን ሂደት ብዙን ጊዜ የፋብሪካ ውጤት የሆነ ጥለትን ይጠቀማል። ከዚያ ቀጥሎ ለራሳቸው በሚመቻቸው መልኩ የአንገት ፎጣ ሊሆን ይችላል። በኮት በሱፍ ደረጃ የሚሰፋ ሊሆን ይችላል። በራስ የሚጠመጠም ሊሆን ይችላል ከዛ በኋላ ያለውን የማስተካከሉ ሂደት የራሳቸው ድርሻ ነው እንደ ፍለጎታቸው የማረጋቸው ሂደት ነው። በእጅ በእጅ ስራ በእጅ በመሸመን ላይ እንደ ሀገር የታወቀ የሚባለው ዶርዜ የሚባለው ማህበረሰብ ነው። በተለይ ወላይት አካባቢ ያለው ማህበረሰብ ነው። እና በቃ የእለት ምግባቸውን የአመቱ ጉርሳቸውን ሁሉም ያው እንትን የሚመሩበት በዚህ ነው ይሄንን ነው የሚጠቀሙት። እና በኢትዮጵያ የተለመደ ነገር ነው ሀገሪቱ እጅግ ርቃ በዘመናዊ አለም የተቀላቀለች ስለሆነች ለማሽን ሩቆች ነን በእጃችን ነው ብዙ ነገሮችን የምንከውነው

አዎ ቡና መፍጨት አውቃለሁኝ። ቡና የሀገሪቱ ከፍተኛ የውጭ ምንዛሬ የሚያስገኝ ምርት ነው። በአለም ደረጃ ተወዳዳሪነቱና ጥራቱ ከፍ ያለ ቡና ነው። ከፋ ኮፊ በመባል የሚታወቅ እንደውም ዘ ኦሪጅን ኦፍ ቡና የ ቡና መገኛ ተብሎ የሚታወቅ አካባቢ በኢትዮጵያ ውስጥ አለ። ከዚህ አካባቢ በኤክስፖርት ስታንዳርድ የሚሄዱ ቡናዎች በእውነቱ ነገር እጅግ በጣም ለማየት የሚያጓጉ ቡናዎች ናቸው እና ኢትዮጵያዊ ሆኖ ቡና ማያውቅ ያለ አይመስለኝም። ማለት በየትኛውም ቤት ቡና ለማህበራዊ አገልግሎት ከሚውሉት ተቀዳሚ እንትን ያለው ነው ተቀዳሚ ምርጫ ያለው ነው። እንግዳ ሲመጣ ለመሸኘት የሚሆነው፤ ቤተሰብ የሩቅ ሀገር ሰው መቱ ወሬ እየተወራ ምናምን ለመቆየት የሚጠቀማቸው አማራጮች ከሚጠቀሟቸው አማራጮች ውስጥ አንዱ ነው። ሰው ደክሞት ቡና ነው የሚያፈለው። እና ከዚህ የተነሳ አብዛኞቻችን ቡናን የመፍጨት ልምድ አለን ቡናን የምንፈጭባቸው መንገዶች አሉ። ከእንጨት በእንጨት በማጋጨት የሚፈጭበት ሁኔታ አለ። ይሄኛው ትንሽ አድካሚና ጉልበት የሚጠይቅ ነው። ሌላኛው ደግሞ ዘመኑ ያመጣቸውን የኤሌክትሪክ ሲስተሞች ተጠቅሞ የመፍጨት መንገድ ነው። ስንፈጭ ለህዝብ አገልግሎት የሚሆኑ አሉ ለቤት ፍጆታ ብቻ የሚሆኑ አሉ። ለህዝብ አገልግሎት የሚሆኑት በጣም ረጅም ጊዜ እና በጣም ብዙ እንትን ብዛት ያላቸው ስለሆኑ ግዴታ ዘመናዊ ቴክኖሎጂዎችን መጠቀም አዋጭ ሆኖ ይገኛል። የመጀመሪያው ስራ ቡና ወደ መፈጨት ከመምጣቱ በፊት የጫካ ቡና አለ እና ቡና ከጨካ ተለቅሞ ይመጣል፤ እንደሚታውቀው የህዝብ ብዛት ያለባት የህዝቡን ብዛት ደግሞ በትክክል ማስተዳደር ያልተቻለባት ሀገር እንደመሆኗ መጠን በህዝብ ጉልበት ቡና ተለቅሞ ይመጣል ከዚህ በኋላ ይፈለፈላል በማሽን ሊፈለፈል ይችላል። በሌሎችም ባህላዊ መንገዶች ሊፈለፈል ይችላል ከተፈለፈለ በኋላ አንደኛ፤ ሁለተኛ፤ ሶስተኛ፤ አራተኛ እስከ አምስተኛ ጥራት ደረጃ ያላቸው ለኤክስፖርት ይቀርባሉ። ለውጭ ገበያ ይቀርባሉ ሌሎችም ህዝብ እንደቤቱ ይጠቀማል በየትኛውም ሰው። ጓሮ በአብዛኛው ቦታ ቡና አለ እጅግ በጣም በረሃማ ካልሆኑት የትግራይና አፋር አካባቢዎች ከነዚህ ውጪ ቡና በእያንዳንዱ ማህበረሰብ ጓሮ አለና እና ምክንያቱም ብዙ ሰው ለ ኢቭን ለሃይማኖታዊ ግልጋሎት ሁሉ የሚያወሉ ማህበረሰቦች አሉ እና ቡና እንትን ለማለት አይቻልም። ቡናና ጨው ኢትዮጵያ በተለይ ጨው ርካሽ የሚባለው ነው ቡና ግን አሁን በጣም እየተወደደ እና ሰው ከመወደዱ የተነሳ ከፍላጎቱን ገደብ እንዲያደርግ የሆነበት ሁኔታ ነው ያለው እና ከዚህ በኋላ ነው ወደ ፍቅረት መቆላት ይመጣል። ሲቆላ ምንድነው በደንብ እንዳያር በደንብም ደግሞ በጥሬ እንዳይወጣ በነጭ እንዳይወጣ ተደርጎ ተመጥኖ ባላንስድ የሆነ አቆላል ይቆላል። ሮስቲንግ የሚባለው መንገድ ማለት ነው። ከዛ ቀጥሎ ነው ወደ መፈጨት የሚደርሰው። አሁን እንዲሁም ቡና ቀመሳ ቡና እና ሻይ ቀመሳ የሚባል ፕሮፌሽን ሁሉ እንትን ተብሎለት ተሰርቶለት፤ በካሬክለም በትምህርት ደረጃ እስከመሰጠት ድረስ የደረሰበት ሁኔታ አለ በዩኒቨርሲቲዎች እና በትምህርት ተቋማት ወጥ የሆነ የትምህርት እንትን ባይኖረውም በግል ግን እንደ ፕሮፌሽን እና እንደ ሰርቲፍኬት ማግኛ መንገድ ማግኛ የሆነ ትልቅ የገቢ ምንጫችን ነው እና ከቡና ጋር በጣም ጥልቅ የሆነ ቁርኝት አለን ጥቁር መልክ አለው። እኛ ነች የሆነ ቁርኝት አለን እና ቡናን ማንኛውም ሰው የትኛውም ህዝብ የትኛውም ብሄረሰብ በተለይ ሴቶች ለቡና ቅርቦች ናቸው። ወንድ ልጅ ለቡና መፍጨት፤ ለቡና መቁላት፤ ለቡና መልቀም፤ ለቡና ማጠብ ቅርብ የሚሆነው ሴት እህት ከሌለው ነው እንጂ ብዙን ጊዜ የቤት አገልግሎት ተብሎ ከሚመደቡት ውስጥ ስለሆነ ቡና መቁላት ማፍላት እነዚህ እነዚህ ነገሮች የሴቶች ናቸው እንደ ሀገር።

በጣም ለረጅም ሰዓት የመጽሐፍ የማንበብ ልምድ ያለው ተማሪ ነው፤ እና እኔም ተማሪ ከመሆኔ የተነሳ መጽሐፍት ብ ለብዙ ጊዜ አነባለሁ፣ ለረጅም ጊዜ አነባለሁ። የማነባቸው መጽሐፍቶች ግን በጣም በአሁን በአሁን ባሉበት ሁኔታ የተ እንትን ያሉ ናቸው የተመረጡ ምንድነው ፎር ስፔሲፊክ ፐርፐዝ የሚባል አለ እና ለተለየ አገልግሎት ለሃይማኖታዊ አገልግሎት ሚያገለግሉ ናቸው። በሌሎች የትምህርት ጊዜያቶቼ በነበርኩበት ጊዜ ከትምህርት፣ ከሙያ፣ ከፕሮፌሽናል ትምህርት ጎን ለጎን ልብ ወለዶችን፣ ጋዜጦችን፣ መጽሄቶችን የማንበብ ልምድ ነበረኝ አዎ ግን አካባቢ ብዙ ጊዜ ማተኩረው ለመንፈሳዊ አገልግሎት የሚሆኑ መጽሐፍቶችን ነው። በተለይ መጽሐፍ ቅዱስ የመጽሐፍት ሁሉ ነቃቸው የመጽሐፍት ሁሉ ምንጫቸው እንደመሆኑ ብዙ ጊዜያችን የምናሳልፈው ከመጽሐፍ ከመጽሐፍ ቅዱስ ጋር ነው። መጽሐፍ ቅዱስ ላይ የሌለ እንትን የለም የሌለ ጥ ጥበብ የሌለ ታሪክ የለም። የሚኖረው ግን ለማስተማሪያነት ያክል የሚሆን ነው እንጂ የአለም ታሪክ በግለሰብ ደረጃ ያለበት መጽሐፍ አይደለም። ለምሳሌ አለም ለረጅም ጊዜ እንትን የተጠቀመበት የመርከብ ታሪክ መጀመሪያ በ ከዛሬ ሰባት እና ስምንት ሺህ አመት ሰባት ሺህ አመት በፊት በኖህ ተጀምሮ እንደነበረ እንደተሰራ ኖህም ከሞት እንዳመለጠበት ተዘግቦ ያለ ነው። በዚህ ውስጥ ሁለት ነገር እናገኛለን አንደኛ የመርከብ መርከብ የመስራትን ቴክኖሎጂ ሁለተኛ ደግሞ የሰው ልጅ ከጥፋት ያመለጠበትን አንደኛውን ሰንሰለት እናይበታለን። የሰው ልጅ ብዙ ጊዜ መደቀቶች አግ አግኝተውታል ብዙ ጊዜ ጥፋቶች አግኝተውታል። በባቢሎን ዘመን ቋንቋቸው እስከመቀላቀል ድረስ ደርሶ ብዙዎች ጠፍተዋል። ይህንንም ተዘግቦልን የምናገኘው ይህንን ታሪክ የምናገኘው መጽሐፍ ቅዱስ ላይ ነው። አሁን አለም አገኘሁት ደረስኩበት እያለው እየመጣ ያለው የስጥመተ ፈርዖን እና የእስራኤላውያን ባህረ ኤርትራን በደረቅ የመሻገራቸው ታሪክ ሰረገላዎች ባህር ስር መገኘታቸው ምናምን ዘግቦ የቆየልን አሁን ዘመኑ ተራቆ ሰረገላዋችን ከባህር ስር እስከሚያገኛቸው ድረስ ታሪኩ እየተንከባለለ እያንዳንዳችን ጆሮ ላይ ደርሶ ቆይቷል፤ እና መጽሐፍ ቅዱስ የህይወት መርህ ነው። የእውቀት የ ቅድም እንዳልኩት የታሪክም ነው፣ የፍልስፍና በተለይ አሁን አስትሮኖሚ እየተባለ የሚ የሚደነቀው ሳይነስ በዘመናት ከዘመናት በፊት ከኖህ ዘመን በፊት በሄኖክ በእጅጉ ተራቆና ተመስጥሮ የሚገኝ ነገር ነው። መጽሐ አሁን አለም አልደረሰበትም የነፋስን መልክ ማወቅ የተደረሰበት ዘመን ግን የኖህ ዘመን ነበረ፣ ማለት የሄኖክ ዘመን ነበረ። ሄኖክ መጻህ ጽህ ጸሐ ነፋስን በአይኑ ከመያቱ የነስ የተነሳ ነፋስ ጥቁር ነው መነፋስ ጸልይ ባህሪያሁ እስከማለት ደርሶ የተራቀቀበት አለም ያልደረሰበት ታሪክ እና እውቀት ጥበብ ያለው መጽሐፍ ቅዱስ ውስጥ ነው። እና መጽሐፍ ቅዱስ ላይ ትልቅ ትኩረቴ አሁን መጽሐፍ ቅዱስ ዙሪያ ነው። በተለይ አሁን ደግሞ አንዳንድ እንትኖች አሉ ስክሪፕቸሮች ጋር በተያያዘ የሚደረጉ ጥናቶች አሉ እና የትኛው ነው ጥንታዊ የትኛው ነው በኋላ የመጣ በጥንታዊው ቅጂና በአሁኑ ቅጂ መካከል ምን አይነት ልዩነት አለ የሚሉትን ነገር በደንብ በጥልቅ የማየቱ ሂደት ስላለ መጽሐፍ ቅዱስ ጋር አብዛኞቻችን የመንፈሳውያን ትምህርት የምንማር ሰዎች ጥልቅ ቁርኝታችን ከመጽሐፍ ቅዱስ ጋር ነው፤ እና ብዙ ጊዜ የማነበው መጽሐፍ ቅዱስን ነው።

አዎ ከስራ ስታመም ከስራ እቆያለሁ። መቆየት ብቻ ሳይሆን መቅረት ሊኖር ይችላል እና እንደህመሙ ነው እቤት ቁጭ ብሎ የሚያሰራኝ ህመም ከሆነና ቤት ቁጭ ብዬ የምሰራቸው ስራዎች ካሉ ግዴታ ቢሮ መሄድ አይጠበቅብኝም ግን እንደ ሁኔታው ነው የሚወሰነው አንዳንዴ ለብዙ ሰዓት የሚያቆይ ከስራ ጋር የተያያዙ ህመሞች እና ድካሞች ሊመጡ ይችላሉ እና በዚ ሰዓት ሰው በራሱ እንትን አይልም ሰው አቅም አቅሙን ማዕኛው አቅሙ ዉስን ስለሆነ በፈለጉት ሰዓት ልታምም በፈለጉት ሰዓት አልታምም በፈለጉት ሰዓት ልታምም ማለት ይችል ይሆናል በራሱ ላይ ደዌ መቀስቀስ እግሩን መቁረጥ ራሱን መፍለጥ ሊችል ይችላል ግን በፈለጉት ሰዓት ልዳን የሚለው ነገር በፈለጉት ሰዓት ደዌ አይምጣብኝ ማለት ስለማይችል ህመም በመጣ ጊዜ እንደማንኛውም ማህበረሰብ ሰው ያቅሙን ይሞክራል ከአቅም በላይ ከሆነ ግን መቅረት ግዴታ ነው። ሰዎች አንዳንድ አንዳንዴ ደዌ ህመም የሚጸናበት ሁኔታ አለ፣ ህመም ደግሞ ቶሎ የሚለቅበት ሁኔታ አለ። ህመም የሚጸናባቸው ሁኔታዎች ላይ ለብዙ ሰዓት ለብዙ ወራት ለብዙ ሳምንታት ከስራ ማቋረጥ ሊኖር ይችላል። ደዌ የማይጸናበት ሰዓት ላይ ግን ለምሳሌ ቀለል ያለ እንደ ሄዴክ አይነት ነገር እንደራስ ፍልጠት ከሆነ እንደምንም በርታ ብሎ መስራት ሊጠይቅ ይችላል። ካልሆነ ግን ግዴታ ወደ ሀኪም ቤት የመሄዱ እንደየ ሃይማኖት ወደ ጸበል እንደየ ፍላጎቱ ወደ ጸበል የሚሄዱ በዛን ሰሞን አ በርትቶ መጸለይ፣ መጾም፣ መስገድ መጸለይ ማዘውተር ሊኖር ይችላል እና እንደየሁኔታው ነው። አንዳንድ ሰዎች በተለይ ከተሜ ሰዎች ለበሽታ በጣም ቅርቦች ናቸው፣ እድሜያቸው ማለት ሰውነታቸው በእንቅስቃሴ ስለማያበዛ ለደዌ፣ ለህመም ይቀርባልና እንደው በዚህ ከዚህም በተጨማሪ ቅባታማ ነገሮችን የማብዛት እድል ስላለ ሰውነት ይወፍራል። ሰውነት ከወፈረ ደግሞ ሰውነት በወፈረ ቁጥር በሽታ ነው ይዞ የሚመጣው የስብ ክምችት በህመም ላይ ህመምን ስኳሩን ሲሉት፣ ደም ግፊቱ፣ ደም ግፊቱን ሲሉት ጨጓራ ጨጓራውን ሲሉት ትርፍ አንጀት ትርፍ አንጀቱን ሲሉት ኩላሊት በጣም እየተፈራረቀ የሚያጠቃቸው በተለይ በተለይ ከተሜውን ነው እንደ ኢትዮጵያ ከተማውን ነው። ገጠር ተወልዶ ገጠር ያደገ ሰው ብዙ ጊዜ ይንቀሳቀሳል፣ ክርስቲያን ደግሞ ብርቱ ክርስቲያን ከሆነ ይጾማን፣ ይጸልያል፣ ይሰግዳል፣ በዚህ መካከል ውስጥ በእርግጠኝነት መቶ ፐርሰንት በኮንፊደንስ መናገር የሚቻለው የሰው ክምችት አይኖርም ምክንያቱም ይቀልጣል የሚበላውን መጥኖ ነው የሚበላው እንዳገኘ አይበላም፤ እንዲሁም ብዙ ጊዜ ከመብላት የተቆጠቡ ስለሆነ ሰውነታቸው ቀለልና መጠን ያሉ ናቸው ገጠር የገጠር ማህበረሰቦች እና ክርስቲያኖች አሁን አሁን የመጣው እንዝላልነት ከክርስቶስ ማራቅ ማተብ ማሰር ብቻ እንደ ሃይማኖት መቁጠር እነዚህ እነዚህ ይዘውት የመጡት ነገር ቢኖሩም እነዚህ እነዚህ ነገሮች ይዘውት የመጡት ነገር ምንድነው፣ አንዳንድ ክርስቲያን ያልሆኑ ሰዎች ክርስቲያኖችን ይገዛሉ፣ ያስተዳድራሉ እና በዚህ ጊዜ ከልክ በላይ ስንፍና ይመጣል። የቤተክርስቲያኗን ወጪ ገቢ በራሳቸው የማንቀሳቀስ ነገር ይመጣል እና ከዚህ የተነሳ ሀሳብ የለሽነት እንዲሁም ከአለማውያን ጋር እኩል የመወፈር ነገሮች ያጋጥማሉ እና እንደዚሁ እንደ ደዌ የመጽናት ሁኔታ ይመጣል እኔ ብዙም ደዌ ከማይጸናባቸው ሰዎች የምመደብ ሰው ነኝ እግዚአብሔር ባወቀ እግዚአብሔር በ በ እንትን ባለ ባበረኝ መጠን እግዚአብሔር በጠበቀኝ መጠን ይሄን ያክል አይደለሁም ግን እግዚአብሔር ካመጣው ምንም ማድረግ አይቻልም፣ መቆም መጠበቅ ምንም ሌላ እንትን የለውም ሰው በሚችለው ነገር የለም። ሀኪም ቤት መሄድ እግዚአብሔር በሀኪሙ አድሮ ሊፈውስ ይችላል። ጸበል መሄድ እንደዚህ እንደዚህ ነገሮችን ማድረግ የቅርብ መፍትሄዎችን መጠቀም የተሻለ ነው ያ እስከሚሆን ድረስ ግን ግዴታ ከስራ መቆየት ይመጣል ማለት ነው።

አዎ ጥፍሬን እቆርጣለሁኝ። በአጭሩ ጥፍር መቁረጥ ጌጥ ብለው ከሚያስቡት በቀር የማንኛውም ሰው ግዴታ ነው። ጥፍር ለምሳሌ በቀላሉ በጥርሱ የሚቆርጥ ሰው አለ። የጥፍር መቁረጫ የሚጠቀም ሰው አለ ጥፍሩን በጥፍሩ የሚቆርጥ አለ ጥፍሩን በምላጭ የሚቆርጥ አለ። እና እኔ ሶስቱንም መንገድ እንዳገኘው ነው የምጠቀመው እንትን ብሎን ጥፍሬን እንዲያድግ አልፈቅድም። ጥፍር ማደግ ይዞ የሚመጣቸው የጤና እንትኖች አሉ ጠንቆች አሉ ጥፍር ውስጥ ከሚጠቀም ከሚቀመጥ ከሚጠራቀም ቆሻሻ ጋር በተያያዘ ቀጥታ ምግብ ጋር ነው የሚርልፈው። ጥፍር እና ብዙ ጊዜ ለበሽታ የማጋለጥ እድሉ ግን ከፍ ያለ ነው እና ከዛ በላይ ደግሞ ጥፍሩን ማንጨፍረር ባህላችንም ሃይማኖታችንም አይፈቅድም። አንዳንድ ሰዎች እንዲሁም አሁን ጥፍር የሌላቸው የፕላስቲክ ጥፍር እስከማስተከል ድረስ ደርሰዋል እጅግ ነው የሚያሳዝን ሁኔታ ነው። ይሄ ምንድነው? ተበድሮ ጌጥ በራስ ባልሆነ ነገር ጌጥ ምንም ያን ያክል እንትን የሚል አይደለም። በጣም ብዙ ሜካፕም ያጋለጣትም ብዙ ሜካፕ ሌላ ሰው የሚያደርጋት ሴት ሜካፑ በሌለ ቀን እሷን ነጥቷ መገለጧ ስለማይቀር ይሄ በራስ አለመተማመን ነው። ለምሳሌ አንድ ሰው ጥፍሩ ቢወድቅ በቃ ይሄ የተፈጥሮ ሁኔታ ነው። እና ተፈጥሮን ተቀብሎ መኖር እንጂ ሌላ ነገር ሌላ ድካም ሌላ ወጣ ወረድ ሌላ ሰጣ ገባ ውስጥ መግባት አለበት ብዬ እንትን አልልም አላስብም። የሆነው የተፈጠረው በተፈጥሮ ነው ፀጉሩ ያደገበት ሰው ሂውማን ሄር ምንድነው? ሂውማን ሄር እርግጠኛ አደለውም የሰው ፀጉር አይመስለኝም ከምን እንደሚሰራ አላውቅም። ያን ወደ መጠቀም መሄድ የለበትም በአፍሮ ፀጉሩ በአጭር ፀጉሩ አጭር ፀጉሩን የጌጥ ምንጭ ማድረግ። በዚህ በአጭር ተብሎ ታዋቂ መሆን የኢትዮጵያ ለምሳሌ አሁን አንዳንድ ማህበረሰቦች አሉ እንደ ቤኒሻንጉል አካባቢ እና የጋምቤላ አካባቢ ፀጉራቸው እጅግ በጣም ረጅም በረጅም ጊዜ ነው የሚያድገው። እና ይሄንን በፋብሪካ ፀጉር ቆንጆ ለመሆን ከመሞከር ይልቅ በራሳቸው በአጭር ፀጉራቸው ታዋቂ መሆን የጋምቤላ እና የማህበረሰብ ውበታቸው አጭር ፀጉራቸው ነው አንድ በረጅም ፀጉር ውበት የሆነውን ያክል አጭር ፀጉርም ውበት የሚሆንበት ሁኔታ አለ በተንከባከቡት ልክ ነው። ሀመር የሚባለው አካባቢ አሁን ለእንደዚህ አይነት የቀረበ አይደሉም። እንደውም ፀጉራቸውን ብዙ አያሳድጉትን ከ ምንድነው ትንሽ እድግ ይላል። ባህላዊ የተለያየ ነገሮችን ያደርጉበታል ያ ውበት ሆናቸው ነው የሚኖሩት በዛ እንደውም ታዋቂ ናቸው የሀመር ፀጉር እስከመባል ድረስ። እና አንዳንዴ በተፈጥሮ ማጌጥ በተፈጥሮ እንትን ማለት ለመ በቃ ቋሚ መፍትሄ ካልሆነ ጥፍሬን ወደ ማብቀል ደረጃ ካልሄደ ፕላስቲክ ጥፍር ወደ ማድረግ መሄድ የለብኝም። አንዳንዴ በጣም ለእይታ አስቀያሚ ከሆነ ስሪት ለማድረግ መሞከር እንጂ እንደው ዝም ብሎ መድከም እኔ በተለይ አሁን ጥፍሩን አሳድጎ አብሮኝ ሊበላ የሚወድ ሰው ካለ በጣም ነው የምጸየፈው በጣም ነው የምጠላው። ሁላ እንዴ ሰይጣን ሁሉ መስሎ ይታየኛል በህሊና ሰው በህሊናው የተሳለውን ስለሆነ ህሊናዬ የተሳለው እንደዚህ መጥፎ ነገር ከመሆኑ የተነሳ የፈጽሞ ደስ አይለኝም። እንደዚህ አይነት ነገር የጥፍር ነገር ይሄ ጫማ በተለይ የእግር ጥፍሮች ብዙ ጊዜ ወንድ ልጅ ለሽፍን ጫማ ቅርብ ስለሆነ ብዙም አያድጉም ቢያድጉም ካለው ከሙቀቱ ጋር ምናምን በተያያዘ ቶሎ የመሰበር እድላቸው የቀረበ ነው የእጅ ጥፍር ግን እጅግ በጣም አስቀያሚ ነው። እና ጥፍርን መቁረጥ ለጤናም ጥሩ ነው። ባህልም ነው ሌሎችን ባልሆነ መንገድ ለመሳብ መሞከርም እንደ ሀጥያት ስለሚቆጠር ሃይማኖታዊውም ገደብ አለው። እና ከዚህ የተነሳ ጥፍሬን ሰአቱን ጊዜውን ጠብቄ ባደገ ቁጥር እቆርጠዋለሁኝ

በስልኬ ያው ገንዘብ እልካለሁ። አሁን ያለው አሁን ያለው የዘመኑ ቴክኖሎጂ ስራን የሚያቀል ጫናን የሚያርቅና ድካምን ሁሉ የሚያግዝ ነገር ነው። ድሮ ድሮ ብር ቆጥሮ ግዴታ ባንክ መሄድ በገንዘብ ለማስተላለፍ አንደኛው መንገድ ነበር። ከዛ ሲቀጥል ኤቲኤም የሚባል ቴክኖሎጂ መጣና ብር ለማውጣት ወረቀት ከመፈረም ወረፋ ከመጠበቅ ቀለል ያለ ቴክኖሎጂ መጣ። በዚህ በተለይ እኔ አሁን እያወራሁ ያለሁት በገንዘብና በፋይናንስ ዘርፍ በንግድ በባንክ ዘርፍ ያለውን ነው። እና ከዛ ቀጥሎ አለም ወደ ምን መጣ ወደ ሞባይል ትራንስፈር ቴክኖሎጂ ይሄ ሞባይል ትራንስፈር ቴክኖሎጂ። ቀላል የሚባል አይደለም እየሰራ ያለው ነገር አንዳንዴ በርግጥ ለሪስክ ሊያጋለጥ ይችላል ግን በጥንቃቄ ከተጠቀሙት ባንክ መሄድ አይጠበቅም። ብር ለማስተላለፍ ብሎ ሱቅ መዝጋት ወይም ደግሞ የሚያስተላልፍ ሰው መለመን አይጠበቅም ቀጥታ ስልክን አውጥቶ ብርን ትራንስፈር ማድረግ ነው። እና ይሄኛው በጣም እጅግ በጣም የሱ የባንክ ዘ ቴክኖሎጂ እንዴት እንደተራቀቀ። የሚገርመው ድሮ ድሮ እኛ ታላላቅ አባቶችም የሁኑ ሰዎችም ሲያወሩ የሚያወሩት በወረቀት እየተፈረመ ነበር ደይ ቱ ደይ የሚሰራ የነበረው አሁን ግን ወደዚህ ከፍ ብሏልና። ስልጣኔና ቴክኖሎጂ ይዞ የመጣው ነገር ለሀገርም ለህዝብም በጣም ጠቃሚ እየሆነ የመጣው የመጣበት ሁኔታ አለ። እና የስልክ በጣም በጣም በትልቁ ተጠቃሚ ነኝ ብዬ አስባለሁኝ። በርግጥ ከሰው የሚጠቀመው በተለይ ነጋዴ ከሆነ ነው። እና እንደ አቅሙ መጠቀም ካለ ግን እጅግ ተጠቃሚ ነኝ ብዬ አስባለሁ

አስተያየት መቀበል አዎ፣ በጣም መሰረታዊ ነገር እንደሆነ ስለማስብ አስተያየት መቀበል በጣም እወዳለሁ። አንዳንዴ ብዙ ሰዎች አዎንታዊ አስተያየትን እንደ ከንቱ ውዳሴ ያዩታል። ግን ከንቱ ውዳሴ ነው ብሎ የሚያስቡ ሰዎች እጅግ በጣም የተሳሳቱ ይመስለኛል። ምክንያቱም ለምን ከንቱ ውዳሴ ይሆናል ሰው መስራት ያለበትን ሰራ እንጂ ምን ምኑ ከንቱ ውዳሴ ያድርገዋል። እኔ ሰው አወደሰኝ አላወደሰኝ ሰው እንዲያወድሰኝ አልሰራሁት የሰራሁት መስራት ስላለብኝ ነው እንጂ ከንቱ ውዳሴ ይሆንብኛል አይሆንብኝም። በተለይ ይሄ በመንፈሳዊ አለም በክርስትናው አለም ከንቱ ውዳሴ እጅግ በጣም የሚጠላ ነገር ነው እና ቅዱስ ዮሀንስ አፈወርቅ ሞተ እንኳን የማይለቅህ ነገር ቢኖር ከንቱ ውዳሴ ነው። መቃብሬ ላይ አበባ ጎዝጉዝልኝ እንደዚህ ቅበሩኝ እንደዚህ ቅበሩኝ ትላለህ ይላል እና በዚህ ልክ ከሆነ ትክክል ነው ሰው መስራት ያለበትን መስራት መስራት ሲገባው መስራት ያለበትን ሰርቶ ካላመሰገናችሁኝ ብሎ የሚሰናከልበት ከሆነ ስላመሰገኑትም ትዕቢት ወይም ኩራት የሚሆንበት ከሆነ አዎ፣ እጅግ በጣም አደገኛ ነው የሚሆነው ግን ለምሳሌ አንድ መንፈሳዊ ሐዋርያዊ አገልግሎት የሚሰጥን ሰው ከጠረፍ ጠረፍ በራሱ ወጪ የተንከራተተ መንፈሳዊ አገልግሎት የሚሰጥህን ሰው የምታደርገው ነገር እጅግ በጣም ጥሩ ነው። ካንተ የቀደሙ ሐዋርያት ከዚህ በጥፍ አድርገዋል። ግን በዚህ ዘመን አንተ እያደረግ መሆኑ ጥሩ ነው ብሎ ለዛ ሰው መንገር ምን አለ እንትን ሞራል ይሆነዋል። ሞራሉን የሞራል መነሳሳት ይጨምርለታል። ስለዚህ አዎንታዊውን በዚህ ልክ ትክክል ነው አዎ ማድረግ ካለብኝ በታች ነው ያደረኩት ብሎ ሚቀጥልበት ከሆነ እጅግ በጣም ይጠቅመዋል። እንደው ግን ዝም ብሎ በስንፍናው በስንፍናው ላይ ስንፍና እየጨመረ በስራው ላይ በዚያች እኔ በሰራት ተኮፍሶ ሰው ሚኖር ከሆነ ኪሳራ ነው የሚሆነው። በዚያው ልክ ደግሞ አሉታዊ ደግሞ እጅግ በጣም አስፈላጊ ነው። አሉታዊ አስተያየት መታረም ነው። በትክክል ሲሆን እንዳሉታዊ አስተያየት ገንቢ የሆነ ነገር የለም። ምክንያቱም ሰው ስህተት ከስህተቱ ካልታረመ በዚያው ስህተት እየደጋገመ እየወደቀ ራሱንም እየጎዳ ራሱንም ራሱንም እየተጎዳ ሰዎችንም እየጎዳ ይሄዳል እና አዎንታዊ አስተያየትን ተቀብሎ መታረም መፍትሄ መፍጠር እጅግ በጣም ጠቃሚ ነገር ነው። ሰዎችን በሱ አይሰናከሉበትም ለሰዎች መሰናከል አይሆንም። ራሱንም በሀጥያት ላይ ሀጥያት እየጨመረ እንዳይቀሰፍ ይጠቅመዋል። በአሁን አውንታው አስተያየት እኔ አሁን ብዬ የምወስደው ተግሳጽ ወይም መታረሚያ መንገድ ነው። ብዬ የምወስደው። ለምሳሌ አሁን የሰዱብና የገሞራ ሰዎች ወይም ደግሞ የባቢሎን ሰዎች እግዚአብሔር ቋንቋቸውን ሲደበላልቅባቸው ይህንን እንደ ተግሳጽ እንደ አዎንታ አሉታዊ አስተያየት ወስደው ቢመለሱበት ኖሮ እስከ ህንፃቸው ባልጠፉ ታሪክ ሆኖ ባልቀሩ ነበረ። የሰዶምና የገሞራ ሰዎችም እንደዚሁ በኖህ ዘመን የነበሩ ሰዎች ኖህ ተው እያለ ሲነግራቸው እግዚአብሔር ለኖህ አሉታዊ ለኖህ አወንታዊ ለ በኖህ ዘመን ለነበሩ ህዝቦች ደግሞ አሉታዊ አስተያየት ተናግሯቸዋል። በኖህ በኩል አሉታዊውን ነገራቸው ለኖህ ደግሞ ለራሱ ነገረው። ስለዚህ ኖህ አዎንታዊውን ተጠቅሞ መልካምን ታደርጋለህ፤ ከዚህ ታመልጥበት ዘንድ ይህንን አድርግ ሲለው መርከብ ሰርቶ አመለጠ። የኖህ ዘመን ሰዎች ግን ተመለሱ እያላቸው ባለመመለሳቸው ንፍር ውሃ በእነሱ ኃጢአት ምክንያት ኃጢአት ያልሰሩ ኃጢአት የሚስማማ ባህሪ የሌላቸው ደማዊት ነፍስ ያላቸው እንስሳት እስኪያልቁ የሚያደርስ ጥፋት እንዲወርድ ተደርጓል። እና አስተያየትን መቀበል አስተያየትን የመታረሚያ መንገድ አድርጎ መውሰድ ነገ ለነገ ህይወት እጅግ በጣም ገንቢ ነው። አስተያየት ካልተቀበሉ ዛሬ በሰሩት ነገ ለምሳሌ አንድ የምግብ ድርጅት የምግብ ኩባንያ ምግብ አሰራር ዙሪያ ላይ አስተያየት ካልተቀበለ ውጤታማ አይሆንም። ደንበኞቹን እያጣ እያጣ ይሄዳል እንጂ ውጤታማ አይሆንም።

መዘመር አዎ በጣም እወዳለሁ። ክርስቲያን ነኝ ክርስቲያን ከመሆኔ የተነሳ ደግሞ ደስ ያለው ቢኖር ይዘምር የተባልኩኝ ነኝ። እና መዘመር በጣም እወዳለሁ አንድ በተለይ አሁን አማርኛ ጥያቄው አማርኛ እንደመሆኑ እና በተለይ ኢትዮጵያ ላይ ፎከስ ያደረገ እንደመሆኑ ስለ መዘመር እና መዝፈን ልዩነት መዘመር የትኛው ነው የሚለውን ትንሽ ለማብራራት ል ሞክር መዘመር ማለት አምላኬን ማመስገን፤ አምላኬን ማወደስ፤ አምላክ የመረጣቸውን አምላክ ያከበራቸውን ቅዱሳንን ማክበር፤ ቅዱሳንን ማወደስ፤ ይሄ ከመዘመር ወገን ነው ሰው ስለተደረገለት በጎ ነገር ከስራው አይደለ ከእግዚአብሔር ቸርነት የተነሳ ስለመጽደቁ የሚያቀርበው ምስጋና ይሄ ሁሉ መዘመር ነው። መዝፈን የሚለው ለፍትወት በተለይ እንዲሁም ከእንትን ጋር በደንብ የሚቃረን ይመስለኛል ከመዘመር ጋር እና ከእግዚአብሔር ጋር የሚያጣላው እግዚአብሔርን በመዋደስ ፈንታ ሰውን ደግሞ ሰውን ወይንም ሌላ አካልን ወይን ግኡዝን ነገር ማወደስ ጣኦት እንደማምለክ ያለ ነገር ነው እኛ አሁን መዘመርን በሁለት መንገድ እንትን እንለዋለን ኦርቶዶክሳዊ ዝማሬ የምንለው አለ፤ ያሬዳዊ ዝማሬ የምንለው አለ ኦርቶዶክሳዊ ዝማሬ የምንለው እግዚአብሔርን በመንፈሳዊ መንገድ በመንፈሳዊ አለባበስ በመንፈሳዊ ቦታዎች ሆኖ ማመስገን ሲሆን ያሬዳዊ ዝማሬ የምንለው ኢትዮጵያዊ ሊቅ ቅዱስ ያሬድ በደረሰው የደርሰት መንገድ፤ በየ ለየጊዜው የደረሳቸው አሉ እንደ ጾመ ድጓ ድጓ እንደ ዝማሬ መዋሲት መዋሲት ያሉ አሉ እና በእነዚህ እግዚአብሔርም ማመስገን እነዚህ ፈጽመው ከመጽሐፍ ቅዱስ ቃል በቃል የተወሰዱና እግዚአብሔር ለቅዱስ ያሬድ በገለጠለት መንፈሳዊ መገለጥ በምልክት የተሰሩ፤ በምልክት የተደረሱ፤ በምልክት የተጻፉ ናቸው። አንድ ፊደል አንድ ቃል በምን አይነት መልኩ መጮህ እንዳለበት ድፋት ርክርክነት ቅናት ሂደት ይዘት ጭራት ቁርጥ እና በመሳሰሉት የዜማ ምልክቶች የሚጮህ ነው። በዚህ ውስጥ የሚመደቡ እንደ ቅዳሴ እንደ አቋቋም ያሉት አሉ። እነዚህ ፈጽሞ እግዚአብሔርም የማመስገን ናቸው። በተለይ የምስጋና ሰዓት ተብሎ እነዚህ መዝሙሮች እነዚህ ጸሎቶች ብዙን ጊዜ የሚደረሱት፤ የሚጸለዩት፤ የሚዘመሩት፤ የሚዜሙት በሌሊት ነው። ሰው ቀን የእለት ግብሩን የእለት ጉርስ ያመት ልብስ የሚያገኝበትን ከምዕመናን ጋር ተደጋግፎ በአንዲት ክርስቲያናዊ ህብረት በአንዲት ተሰናስሎ ቢኖርበትን ሲከውን ይውላል። በሌሊት ደግሞ በተለየ እግዚአብሔርን ሲያመሰግን አምላኩን ሲያመሰግን ያ ያድራል። እንደ ሰዓታት አይነ፤ እንደ ቅዳሴ አይነት፤ እነዚህ እነዚህ ደግሞ በተለይ ይሄ ሰዓታት መልክ ይዞ አገልግሎት ላይ የዋለው በአባ ጊዮርጊስ ዘጋስጫ ነው ይኸውም ምልክት የሚጠቀም ነው። በምልክት የጮህ ሃሌ ሃሌሉያ ብሎ ነው የሚጀምረው። የቅዱስ ያሬድ በአገልግሎቱ በተለይ የማህሌቷ አገልግሎት ሰማንያ ጊዜው ጸሎቴ ብሎ የሚጀምር ሲሆን ሌሎቹ እንደ ጾመ ድጓ ድጓ ዝማሬ መዋስ አይነቱ ደግሞ የየራሳቸው በወር በወራት ተከፍለው ያ በተለይ ድጓ በወራት የተከፋፈለና በአውራሃ አገልግሎት የሚሰጥ ነው። እነዚህ በተለይ በወርሃ ጾም እንደ ጾመ ድጓ አይነቶቹ የሌሊት አብሮ የሚጮህ አላቸው አብሮ የሚዘመር አላቸው። እንደ መስተጋብ ክስተት አርባኤት አርባኤ አርያም ሰለስት አርባይት መውደስ ሰንበት መውደስ እነዚህ እነዚህ ሁሉን እያያያዘ እነዚህን ሁሉ የያዘ እጅግ ጥልቅና መንፈሳዊ ከእግዚአብሔር ጋር ቁርኝነትን ቅርኝት መፍጠር የሚችል ድርሰት ስላለ መዘመር እጅግ በጣም ደስ የሚል እግዚአብሔርን የማመስገኝ መንገድ ነው። ትኩረትንም በደንብ የሚይዝ መንፈሳዊ ጸሎት ነው።

የትኛውም በዓል ትወዳለህ? ሁሉም በዓሎች ለኔ በጣም ጥሩ ናቸው። በጣም ትርጉም ስሜት የሚሰጡኝ ደስ ደስታዬን የምገልጽባቸው የደስታ ምንጮቼ የሆኑ ናቸው። ከሁሉም በላይ ግን ከክርስቶስ ልደቅ ጥምቀት ትንሳኤ እርገት ጋር የተያያዙ በዓላቶችን እጅግ አብዝቼ እወዳችኋለሁ። ከዚህ ቀጥሎ እርሱን ያስገኘች ለመዳናችን መድሃኒትን በመውለድ የድህነታችን አካል የሆነች የእመቤታችን የቅስት ድንግል ማርያም በዓላቶች እወዳለሁኝ። የክርስቶስ በዓላት የምንላቸው ለምሳሌ ልደት አለ ክርስቶስ የተወለደበት አዳም እፀ በለስን በልቶ አታድርግ የተባለውን አድርጎ ከህይወት ከተማ ከገነት በወጣ ጊዜ በደስታ በተድላ በደስታ ይኖርባት ከነበረባት ራቁቱን መኖር ራቁቱን አለመሆኑን ሳያውቅ ይኖርባት ከነበረችው ከገነት ከወጣ በኋላ እግዚአብሔር በገባለት ቃል ኪዳን መሰረት አምስት ሺህ አምስት መቶ ዘመን ሲፈጸም ሰው የሆነባት ያቺ እለት እጅግ የምትገርም ናት። እስከዛ ድረስ የሚወለዱ ሰዎች ሁሉ በዲያብሎስ ቁራኝነት ውስጥ ነበሩ። ምንም አቅም ስልጣን የላቸውም ነበር ቀጥሎ ሰው ከሆነ በኋላ አለም ለአለም ሁሉ ልጅነትን ያገኝ ዘንድ ከመንፈስ ቅዱስ ይሰረጻል። የሚወለድበትን ልጅነት የሚያገኝበትን መንገድ የሰራባት ጥምቀት ሌላኛዋ ድንቅና ደስታ ያላት በዓል ናት። በዚች እለት ክርስቶስ በደል ኃጢአት ኑሮት ሊሰራይለት አይደለ ለምሳሌ ለአርያ ክርስቶስ የተጠመቀባት ክርስቶስ በዚህ ምድር ያደረጋቸው ሁለት ነገሮች አንደኛው አርአያነት ነው ሁለተኛው ቤዛነት ነው። እና ለአርአያ የተጠመቀባት ብትጠመቁ እኔ እንደተጠመኩ ብትጠመኩ ልጅነትን ታገኛላችሁ። በደመና ሆኖ ዝንቱ ውእቱ ወልደየ እንዳለ መንፈስ ቅዱስ በርግብ አምሳል መጥቶ በእኔ ላይ እንዳረፈ እናንተም ስትጠመቁ የእግዚአብሔር ልጆች ትሆናላችሁ የመንፈስ ቅዱስ ማደሪያዎች ትሆናላችሁ። ተዘግቶ የነበረው ሰማይ ይከፈትላችኋል ለማለት የተጠመቀባት እለት ናት። ሌላኛዋ ስቅለት ናት ይቺ እለት እጅግ የምታም ስጋ ለለበሰ ሁሉ ሀዘን ውስጥ የምትከት ቀናት በዚህች ቀን ለእያንዳንዳችን ኃጢአት ለእያንዳንዳችን መርገም እኛ እንገረፍ የነበረውን ግርፋት እኛ ላይ ዲያብሎስ በራሳችን ያጠልቀው የነበረውን የሾህ አክሊል ደፍቶ በመስቀል የተሰቀለባት ቀን ናትና። እንደ ሰው ሰውኛ ምንም ፍጹም መለኮት የተዋሃደው አካል ቢሆንም ስጋን የተዋሃደ መለኮት ነውና ህማሙን መከራውን እያሰብን እዚህ ልንተክርብባት ምናዝንባት ምንም ድህነታችን የምትፈጽምባት ዲያብሎስ ከመንገድ በመስቀል ሀይል ተጠርቆ የሚወገድባት ቀን ብትሆንም የምናዝንባት ቀን ናት። ሌላው የትንሳኤ ቀን ነው። ትንሳኤው የክርስቶስ በነብያት እንደተናገረ እሱም በቃሉ ለተከታዮቹ ለደቀ መዛሙርት ለተሰበሰቡት ለአይሁድ እነሱ ይህን ቤተ መቅደስ ይህንን ቤተ መቅደስ አፍርሱት እኔ በሶስተኛው ቀን አስነሳዋለሁ ብሎ እንደተናገረ። በሰሉስ እለት ይከስፈን ነው በሰሉስ እለት ይከስፈን ነው በሰሉ ስለት ይከስፈን ነው በሰሉ ስለት ይከስፈን ነው በሰሉ ስለት ሲርየና ብሎ በወሴ እንደተናገረ። ይቺ ከሞት የተነሳባት ሞት እንዲል ያደረገባት መቃብር ክፈቱልኝ ድንጋይ ገልብጡልኝ ሳይል የተነሳባት እለት ናት። ከዚህ ቀጥላ የምትመጣው እርገት ናት። ይቺ እርገት እኛም ከዚህ በኋላ ሞት ሀይል እንደሌለው የለበስነውን ስጋ በትንሳኤ ቀን ተዋህደን እንደምንነሳ የተማርንባት ያየንባት ቀን ናት። ቀጥሎ ጰራቅሊጦስ ሲመጣ መንፈስ ቅዱስ የወረደበት ቀን እንዲህ እያሉ በዓላት በየደረጃቸው እወዳቸዋለው

አዎ በመንገድ ላይ ምግብ እገዛለሁ ምግብ የምገዛውና የማውለው የማውለው ግን የምገዛበት ምክንያት አንደኛ ከስራ እየተመለስኩ ወይም ከሆነ ቦታ እየመጣሁ ከሆነ እቤት ውስጥ ለመጠቀም ነው። ለምሳሌ እንደ ፍራፍሬ ነገሮች ከምግብ ወገን የሚመደቡት እና ከመንገድ ነው ብዙን ጊዜ የሚገዙት ሌሎች ደግሞ እንደ ለምሳሌ ልደት ምን ል ልደቴን የማከብር ማለት የዚ እንደዚህ አይነት ነገር ከሆነ ደግሞ እንደዚህ አይነት ነገሮችን የምገዛው ከዛው ከሆቴል ነው ማለት መንገድ ላይ እያለሁ ነው መንገድ ላይ ምግብ መግዛት እና መንገድ ላይ እየበሉ መሄድ ግን ይለያያል። ለምሳሌ አሁን የመጣ እንትን አለ መንገድ ላይ አይስክሬም እየላሱ መሄድ መንገድ ላይ ቺፕስ እየበሉ መንገድ ላይ ቆሎ እየበሉ መሄድ ይሄ በርግ በበ በጣም ግበ በግልጽ የሀገሪቱን ባህል እና ተውፊት የሚቃረን ስለሆነ እኔ ደግሞ ከሀገሪቱ ባህልና ትውፊት ጋር መቃረን ስለማልፈልግ መቃረንም ስለ ሌለብኝ አልመገብም። መግዛት ግን እገዛለሁኝ። ብዙ ጊዜ እንደውም ጉሊት የሚባለው አገልግሎት የሚሰጡ ሰዎች እየሸጡ ማለፍ እንትን አይለኝም የምገዛቸው ነገሮች ካሉ ከጉሊት ነው የምገዛው መንገድ ላይ ማለት ነው። ይሄን በማድረጌ ብዙ ነገሮችን ያደረኩ መስሎ ይሰማኛል። ለአንድ ሰው የቁርስ የራት የምሳ ብሎ ቆጥሮ ሰፍሮ ከመስጠት ቁርሱን ምሳውን ራቱን የሚያገኝበትን መንገድ መንገድ ማመቻት ለምሳሌ ሰርቶ እንደዚሁ ቀለል ያሉ ስራዎችን አዙሮ የሚሸጣቸውን እናቶች እህቶች ከሆኑ ደግሞ በጉሊት መንገድ ዳር የእለት ፍጆታ የሆኑ እንደ ድንች ሽንኩርት እነዚህ እነዚህ ነገሮችን ሽጠው እንዲተ እንዲተዳደሩ ማድረግ አለ። እና ሰዎችንም የምመክረው እንደዚህ ከመንገድ ዳር ካሉ ነዳያን ገዝተው እንዲጠቀሙ አንደኛ የነዳያንን ህልውና እንዲያስቀጥሉ እኔ ባለመግዛቴ ምክንያት እዛ የተቀመጠች ሴት ጾሟን ልታድር ትችላለች በእህቴ ባለመግዛቷ ምክንያት እንዲህ ሊፈጠር ይችላል። ከሌሎች ከቅንጡ በመኪና ላይ መኪና በቤት ላይ ቤት ለመደረብ በምቾት ላይ ምቾት ለመጨመር ከሚሸጡ ከሚለውጡ ሰዎች ከመግዛት ይልቅ እነ የነዚህን ሰዎች ህልውና ማስቀጠል መንፈሳዊ ተግባርም ነው ብዬ አስባለሁ። እና ለእንደዚህ በእንደዚህ በእንደዚህ ሁኔታዎች በጊዜ ከመንገድ እገዛለሁኝ። ከዚህ ጎን ለጎን ደግሞ በተለይ አሁን አዲስ አበባ የሀገሪቱ ርዕሰ መዲና የሆናችው አዲስ አበባ አብዛኛው ሰው የሚተዳደረው በዚህ መልክ ነው። ሙዝ ይዞ የሚዞር አለ ሸንኮራ ይዞ የሚዞር አለ ጀላቲ ይዞ የሚዞር አለ እና እነዚህ ሰዎች በቃ ራሳቸውን ለማሳደር ህይወታቸውን ለማቃናት የሚያደርጉትን ጥረት መደገፍ ቢቻል ቢቻል በአንድ ተቋም ስር መሰብሰብ አንድ ስራ አግ አንድ አገልግሎት እንዲሰጡ ማድረግ። ሌላ ሌላ አማራጭ ከእለት ጉርስ ከ መ መውጣት የሚችሉበትን መንገድ መፍጠር ካልሆነ ግን በቻሉት አቅም በ ኪስ አውጥቶ ሰጥቶ ረዳሁኝ ብሎ ከመተበት ከመወጠር ይልቅ እንደዚሁ የራስንም እየጠቀሙ ሰዎችንም እየጠቀሙ መሄድ ደግና ጥሩ መስሎ ስለሚታየኝ የመንገድ ላይ አገልግሎትን እጅግ በጣም እንትን የምልሰው ነኝ ባይሆን ጥሩ ነው። ባይሆን ባይሆን ምክንያቱም ሁሉም ሰው በእንደዚህ ደረጃ ፀሀይ እየመትው ኑሮ እያጎሳቆለው እንዲኖር ማንም ሰው አይወድም። ግን ከሆነ ዘንድ ምንም አማራጭ ስለሌለ ይሄንን መጠቀም የተሻለ ነው። ይሄንን ህዝብ በተለያየ መንገድ በተለይ መጀመሪያ እንደዚህ እንዳይወጡ የሚያደርግ በእያንዳንዱ ሰው ላይ የስነ ልቦና ስራ መስራት እናት ልጇን ልጃ ልጅ ወላጁን የሚንከባከብበትን መንገድ መፍጠር ይሄ ስነልቡናውን ለምሳሌ አንዳንድ አካባቢዎች አሉ ልጃቸው ፈጽሞ እንደዚህ አይነት ስንፍና ውስጥ እንዳይገባ የሚመክሩ እያበረታቱ በስራ ላይ የሚያሳድጉ በእቅድ የሚወልዱ ይሄን ይሄን እንዲጠቀሙ ማድረግ ባይቻል ግን ያለውን አማራጭ ተጠቅሞ በህዝባዊነት መኖር ጥሩ አማራጭ ነው። ብዬ አስባለሁ

አዎ የሸክላ እቃዎች እጠቀማለሁኝ። የሸክላ እቃዎች በተለይ ገጠራማው አካባቢ እና ሸክላ የሚመረትባቸው አካባቢዎች እስካሁን ከፋብሪካ ምርቶች የራቁ ናቸው። በቀላሉ በቤታቸው ይሰራሉ በቤታቸው ይጠቀማሉ እዛው አገልግሎት ያውላሉ ግዴታ የፋብሪካ እቃ መግዛት አይጠበቅባቸውም ገበያ መውጣት ብር ማውጣት አይጠበቅባቸውም ከግብርና ስራቸው ጎን በጎን። ትርፍ ሰዓት ላይ ሸክላ ጭቃውን አምጥተው ይጠቀሙባቸዋል። አሁን ግን በሚገርመው ሁኔታ ሰው ወደኋላ ማየት የጀመረ ይመስለኛል የአባቱን የአባቶቹን ዘመን መረዳት የጀመረ ይመስለኛል። ምን አለ ትላልቅ ሆቴሎች ለራሱ ሸክላ እቃዎችን መጠቀም ጀምሯል። አሁን ፒዛ እና በርገር የሚመጣው ፒዛ የሚመጣው በሸክላ አቃ ላይ ተቀምጦ ወይም በጣውላ ላይ ቁጭ ብሎ ነው የሚመጣው። ሌሎች ማገልገሎቶች በተለይ ትላልቅ ሆቴሎች ላይ የስጋ የሽክላ ጥብስ እንደዚህ አይነት ነገሮች። በእንደዚህ ነው እየመጡ ያሉት ስለዚህ ሰው ምን እየሆነ ነው ማለት ነው ወደኋላ እያየ እያየነው። ሰው በበራድና በብረት ድስት ቡና ከማፍላት ይልቅ በጀበና ወደ ማፍላት ዝቅ እያለ ነው እየወረደ ነው ይሄ ማለት። የአባቶቹን ዘመን እየናፈቀው ነው አባቶቹ ይጠቀሙበት የነበረውን እቃ መጠቀም እየጀመረ ነው። አንዳንዴ በጣም የምንገርም ፍጥረቶች መሆናችንን የማየበት ነገር ከማይባቸው ነገሮች አንዱ። ካለፈ በኋላ ነው አንድን ነገር እንትን የምንለው በቃ አለፈው ሙዚየም ከገባ ለሰው ልጅ አቅልግሎት መስጠት ካቆመ በኋላ። ይቆጨናል ደስ ይለህ ወይኔ ቢኖርህ ይሄንን ማስቀጠል ብንችል ብለን እንዲሁም በውድ እስከመግዛት ድረስ እንደርሳለን። አሁን እያለን ግን እንደ ምንም ነገር አንቆጥረውም እና እንደው ሸክላ ሰራተኛውም ሸክላ አፈሩም ሼክላውን የሚለየው ሰውም ሳይጠፋ ወደዚህ መመለስ መቻላችን እጅግ ደገኛ ነው ብዬ አስባለሁ። አንደኛው ማህበረሰብ የራሱን ትውፊት ደጋግሜ እንደምለው ራሱን መልቀቅ የለበትም። ሸክላ ብዙ ጊዜ እንትን የሚሉ አሉ አካባቢዎች አሉ እጅግ በጣም በጥበብ ተጠብበው የሚሰሩት አሉ። በውድ ዋጋ እስከመሸጥ ድረስ የሚደርስ አለ። እና ከዚህ በተጨመረ እንትን ባለ ግን ጎን ለጎን ግን ዘጠና ፐርሰንት የሚሆነው የሀገራችን የምጣድ ቴክኖሎጂ ሸክላን የሚጠቀም ነው። ምጣድ ሙሉ በሙሉ በሚባል ደረጃ የኢትዮጵያ ውስጥ የሚያገለግለው በሸክላ ነው የሚጠቀመው በሸክላ ነው። አላውቅም ብቻ ይህንን የሚተካ ብረት ወይም ደግሞ ሌላ ሜታሎይድ ጠፍቶ ይሁን እኔ እንጃ ብቻ ግን እስካሁን ይሄ እንኳን አለመጥፋቱ በጣም ጥሩ ነው ብዬ አስባለሁኝ። አንዳንዴ መኪና ውስጥ በምናልፍ ጊዜ ረዣዥም መንገዶች ሀገር አቋራጭ እንቅስቃሴዎችን በምናደርግ ጊዜ እናገኛቸዋለን። ለፊልድ ወይ ለትሪፕ ወይም ደግሞ ለስራ ጉዳይ በምንሄድ ጊዜ መንገድ ዳር የሚሸጡ ሸክላ እቃዎችን የምሸጡ ሰዎችን እናገኛለን እና እንደ ቅርስ ይሁን ብለን ገዝተን አምጥተን ቤት ውስጥ የምናስቀምጥበት ሁኔታ አለ። በተለይ ግን አሁን ምግብ ለማብሰል ምን እንጠቀመው ብዙን ጊዜ የሸክላዎችን ነው በሸክላ የሚበስል ምግብ የሰከነ ነው። የሚሆነው ከዛ ደግሞ በጋን ጋን ለብዙ ጊዜ የጠላን ድፍድፍ ለማስቀመጥ ጥሩ ስለሆነ ያን ጋን እንጠቀማለን። እና ሌሎችም አሉ።

ጫጫታ አገኛለሁኝ። ጫጫታ ብዙ ጊዜ እንትን አይለኝም አልወድም ራሴን ነው የሚያመኝ መደማመጥ ያለበት ወሬ ሲሆን መልእክት ማስተላለፍ ይቻላል መልእክት የተላለፈን መልእክትን ማዳመጥ ይቻላል እንጂ እንዲሁ ዝም ብሎ ጫጫታ ራስን ከማሳመም በከንቱ ከመለፍለፍ ጎሮሮውን ከመድረቅ በከፍ ባለ ሌላ ትርጉም የለውም። እና ጫጫታ ብዙ ጊዜ እንትን አልልም አልወደም። እንዲህ ሰርግ ቦታ ድግስ ቦታ ምናምን እንደ ምንድነው ክለቦች ላይ ሲኒማዎችም ላይ መጨረሻ ላይ ኳስ ቦታ እንደዚህ አይነት ቦታዎች ፈጽሞ አልወደም። ይሄ የሆነው ምክንያት የጫጫታን ከመጥላት የተነሳ ነው። ጫጫታ ጉዳት እንጂ ጥቅሙ ታይቶኝ አያውቅም ስለሌለው ነው። ግን የማይታየኝ በጫጫታ ምንም ነገር የለማ ማን እንደሚናገር አይታወቅም። ተናጋሪው ከሌለ ተናጋሪ ከሌለ ደግሞ ማን መልእክት እንደሚያስተናልፍ አይታወቅም። የግር የሌባ የምንድነው ግርግር ለሌባ ይበጃል ነው። ዝም ብሎ ለመለፍለፍ ነው እንጂ ሌላ ነገር የለውም። ትርጉም በሌለው ነገር ላይ ትርጉም በሌለው ቦታ ትርጉም የሌለው ጉዳይ ጊዜን ማሳለፍ ህይወትህ ላይ እንደመቀለድ ህይወት ላይ እንደመጫወት ነው። ጊዜ ለህይወታችን በህይወታችን ውስጥ በጣም ወሳኙ ሁኔታ ስለሆነ ጊዜያችንን ከጫጫታ አረቀን ስራ በመስራት ማሳለፍ ሲገባን እንዲሁ በከንቱ በአልባሌ ቦታ ማሳለፋችን ምንም ስለማይጠቅመን ከጫጫታ መራቅ ምርጫ የሌለው ጉዳይ ነው ብዬ አስባለሁ እንግዲህ። ጫጫታ መጮህ ምናምን ሁካታ የሚመቸው ሊኖር ይችላል። እኛ የምናስበው ጫጫታ ይሄ ሁካታ ድንፋታ ለአጋንንት እና እና ለሰራዊቱ የተሰጠ ነው ብለን ነው የምናስብ እና አንዳንዶቹ እንደውም እሱን ለመምሰል የሚሞክሩ ይመስላል። ባለፈ አይሾውስፒዲ የተባለው ሰውዬ ወደ ኢትዮጵያ በመጣ ጊዜ ያደረገው ነገር ለኢትዮጵያውያን እጅግ በጣም አስቀያሚ ነው። መጮህ በማይገባበት ቦታ ዝም ብሎ መጮህ ምንም እንትን የለውም መናቅ ነው ትርፉ። ይሄ ደግሞ ሰውን ልክ ስክን ያለውን የተረጋጋውን ማህበረሰብ እንዳይደማመጥ ህመሙን እንዳይሰማማ ማድረግ ነው። በዝምታ ውስጥ የሚተላለፍ መልእክት በዝምታ ውስጥ የሚያልፍ በዝምታ ውስጥ የሚያልፍ መልእክት ተናግረው ከሚናገሩ ከሚያሰሙት በላይ ነው። አባ አርሳኒዮስ የሚባል አንድ ጻድቅ ነበር። እና በመናገሬ ብዙ ጊዜ በመለፍለፌ እጸጸታለሁ ባለመናገሬ ግን አልጸጸትም። እንዳለ መጽሐፍ ዜና በሚባል መጽሐፍ ላይ ተጽፎ እናገኘዋለን። ከአበው አንዱም የንጉስ ጳጳሱ መጥቶ መነኮሳቱ ተሰብስበው አባታችን ለጳጳሳቱ የሚጠቅመውን ነገር አትነግረውም ባሉት ጊዜ ዝም በማለታችን ካልተጠቀመ በመናገራችን ይጠቀማል ብዬ በመናገራችን ለመጠቀሙ እርግጠኛ ስላልሆንኩ ነው። ከመናገር የተከለከልኩት ብለው ብለው እንዳለ ይሄው መጽሐፍ ዘግቦልን እናገኛለን። አባጋቶንም ታሪክ በአባጋቶንም ታሪክ የምናገኘው ይሄን ነው። አባጋቱን ከንቱ ልፍለፋ ከንቱ ጩኸት ምንም እንደማይጠቅመው እውቆ ሊያነግሩት ቢመጡ እንኳን ላለመናገር ከመወሰኑ የተነሳ በአፉ ድንጋይ ነክሶ ይኖር ነበር። እና ድንጋይ ነክሶ ሲኖር ከእለታት አንድ ቀን ግን እጅግ በጣም በማይመጡት መጡበት በማይመጣው መጡበት ምን አሉት? መናፍቅ አሉት መናፍቅ እንዳልሆነ ለመናገር ብቻ በትክክል መልእክት ለማስተላለፍ ብቻ አፉን ከድንጋዩን ከአፉ አውጥቶ መልእክት አስተላለፈ። መናፍቅ አይደለሁም ብሎ መልሶ ድንጋዩን ጎርሶ በዝምታ እንደኖረ ይሄው መጽሐፍ ደጋግሞ ይነግረናል። በዝምታ እና በጽሞና ቅዱስ ያሬዲም አርምሞ ተአቅብ ሃይማኖት ብሎ ነግሮናል

ሹራብ መስፋት በሁለት አይነት መንገድ ነው የምችለው። መጀመሪያውኑ በሽመና ሹራቡን መስራት ሲሆን ሁለተኛው ደግሞ በፋብሪካ የተሰራውን ሹራብ ጨርቅ በመቆራረጥ፤ የጥቅል ጨርቅ በመቆራረጥ፤ ወደ ሹራብነት እና መቀየርነው። እና ብዙ ጊዜ ለጌጥ ምናምን ለግል አገልግሎት ከሆነ የምጠቀመው በእጅ መስራት ሲሆን ለማስፕሮዳክት ለገበያ የሚሆን ከሆነ ግን በማሽን በስፌት ማሽን በብሉመር ማሽን ቆርጦ በስፌት ማሽን መስፋት ነው የሚሆነው። አሁን ስፌት የሚባለው የቢዝነስ አለም በጣም ብዙ ሰዎች እየተሰማሩበት ያሉት እና አዋጭ የሆነ የስራ መስክ መስክ ኢትዮጵያ ውስጥ ሁለት ታላላቅ ኢንዱስትሪ ፓርኮች አሉ። ይሄ የጨርቅ ስፌት ጋር በተያያዘ ስራ የሚሰራባቸው አንደኛው ትልቁ በኢትዮጵያ ትልቅ የሚባለው የሀዋሳ ኢንዱስትሪያል ፓርክ ሲሆን ከሃምሳ ሁለት ሃምሳ ሶስት በላይ ሼዶች ያሉበት ነው እና በእያንዳንዱ ሼድ ከአንድ ሺህ እስከ አምስት መቶ እስከ አንድ ሺህ ሰራተኞች ይይዛል። የተለያየ አይነት ምርት ነው የሚያመርተው ሹራብ የሚያመርት አለ ምንድነው ሱፍ ከነ ሱሪው የሚያመርት አለ ሌሎች ምርቶችንም የሚያመርት አለ እነ ቦክሳርሌሎችንም የሚያመርት አለ እና በዚህ በ ስፌት ቴክኖሎጂ በጋርመንት አለም ውስጥ ኢትዮጵያውያ አሁን በጥሩ እየተንቀሳቀሰች ነው በአግዋ ስምምነት መሰረት ሰዎቹ ከውጭ የሚገቡ እንትኖች ባለሀብቶች ከቀረጥ ነፃ ኤክስፖርት ስለሚያደርጉ ይሄንን እድል ለመጠቀም ብዙዎቹ ወደ ኢትዮጵያ እየገቡ ነው። ኢትዮጵያ ውስጥ በጣም ብዙ የሰው ሀይል አለ እና ይሄንን የሰው ሀይል እየተጠቀሙት ይገኛሉ። የሰው ሀይሉ ምንም በጣም እጅግ በጣም ሀይል ረካሽ የሆነ ጉልበት ክፍያ ቢሆንም ራሱን እያስተዳደረበት ነው ያለው እኔ እዛ በነበርኩበት ጊዜ ብዙ ተቃውሞዎችን አስተናግጄ አውቃለሁ። ከሰዎችም ተቃውሞ ገጥሞኛል እኔም ተቃውሞ አቅርቤ አውቃለሁ ኢትዮጵያ ውስጥ ርካሽ የሰው ሀይል ነው እንጂ ያለው ነፃ የሰው ጉልበት የለም እስከማለት ድረስ ኢንዱስትሪ ፓርኮች ጋር ተካስሼ አውቃለሁኝ። ይሄ ማለት እጅግ በጣም በወረደ ዋጋ ያሰራሉ። ሰብአዊነት በጎደለው ቁጣ ደግሞ በግድ የጉልበት ብዝበታ ይደረግባቸዋል። በሰራተኞቹ እና ይሄ መሆን የለባትም ሰው በሰራው ልክ ሊከፈለው ይገባል። እነዚህ ልጆች በምትከፍሏቸው ብር ሳምቡሳና ዳቦ በልተው ነው የሚያድሩት እና እንደውም ላይበቃቸው ይችላል ሁለት እና ሶስት ሺህ ብር አሁን የአለም ኢኮኖሚ የኢትዮጵያ ብር በከሰረበት ጊዜ ምንም ስለማያኖራቸው ወይ በትክክል ክፍሏቸው ራሳቸውን ጤናቸውን ጠብቀው ይምጡ። እና በደንብ ይስሩ አልያ ደግሞ በከፈላችኋቸው ልክ ያልበላ ሰው የሚሰራው እና የበላ ሰው የሚሰራው እኩል ጉልበት የለውም እና በዚህ ልክ ይስሩ በሚል ብዙ ጊዜ እንትን ተቃርኖ አጋጥሞኝ ያውቃል ከዚህ የተነሳ ከአምራች ድርጅቶች ጋር ብቃረንም ከሰራተኞቹ ጋር ግን እጅግ በጣም የለሰለሰና ደስ የሚል ግንኙነት ነው የነበረኝ። ጥብቅ ጠበቃነት ያልተማረው ጠበቃ እስከመባል ድረስ የደረስኩበት ሁኔታም አለ እና። ይሄ በስፌት አለም ትንሽ እውቀቱም ልምዱም ስላለኝ በሹራብ ልጅ እያለን እየሰራን ለራሳችን የምንለብሰው ነገር ነው። ስናድግ ደግሞ በእንደዚህ በፋብሪካ መልኩ አግኝተነዋል ስራ ላይ አውለነዋል ማለት ነው

የምወደው አትክልት የመጀመሪያ ምርጫዬ አቦካዶ ነው። በእርግጥ ለአናናስ እና ለማንጎም የተለየ ትኩረት አለኝ የተለየ ፍላጎት አለኝ። ግን አንዳንዴ በስነ ልቦና ነው ባዮሎጂካል ጥቅሙ ከሰባት መርፌ አንድ አቦካዱ የሚል ወይን ደግሞ የአንድ እንቁላልን ያክል ጥቅም አለው የሚባል ይሄ ባዮሎጂካል ብሂል ይሁን አይዶንት ኖ እርግጠኛ አይደለሁም ስላለ ከዛ አንፃር በጣም በጣም ጥገኛ ሆኛለው። ለአቮካዶ አትክልት አቮካዶ አብዛኛውን ጊዜ በደቡብ ክልል ምበቅል የምርት አይነት ነው። አሁን ግን የብዙ አካባቢዎች ቆላማ አካባቢዎች በመስኖ በኢርጌሽን ሲስተም ያው የአቮካዱ ምርት አምራቾች ለመሆን በቅተዋል። እንደ ይርጋ ጨፌ እንደ የርጋ አለም ባሉ ከተማዎች እንደውም የአቮካዶ ዘይት እስከመመረት ድረስ የደረሰበት ሁኔታ አለና እዛ አካባቢ በነበርኩበት ጊዜ የጀርመን ካምፓኒ ይመስለኛል በትክክል የማን ድርጅት እንደሆነ አላውቅም። የአቮካዱ ዘይት ኤክስፖርት ማድረግ እንደጀመረ ህብረተሰቦች ህብረተሰቡን በጥሩ ዋጋ ለድርጅቱ ማቅረብ እንደቻለ ጥራት ያለው አቮካዱ ምርት እንደተገኘ። አንዴ ተዘግቦ ነበር እና አካባቢውን እድል ሰጥቶኝ ለማየት ሞክሬያለሁኝ። አመት እስከ አመት ሙሉ አረንጓዴ ነው አመት እስከ አመት በጣም ያልቀዘቀዘ በጣም የልሞቀ ሞሬት የሚባል ቴምፕሬቸር የሚንቀሳቀስበት ነው። መካከለኛ የሚባል የአየር ፍሰት ያለበት ነው። እና በእውነቱ በተለይ በደቡብና በሰሜን ዋልታዎች በግብጽና በሊ መጽሐፍ ቅዱስ ላይ ያለችው አትክልት የበዛባት ውስጥ ለውስጧ ውሃ የሚንቆረቆርባት ገነት ይቺ ናት የሚሉ የሚሉ ይመስለኛል ያአረቡም አለም ቢሆን አሁን ትኩረት የትኩረት አቅጣጫው የሆነች ሀገር ነች። ኢትዮጵያ ትልቁ ችግር ግን በትክክል የሀገሪቱን አቅም ያለውን የሰው ሀይል እየተጠቀምን ያለን አይመስለኝም። ወንዞቻችን አንድ አባይ ተገድቦ የጦርነትና የድርድር ወሬ ብቻ የሚወራበት እስከመሆን የደረሰው በቅርብ በቅርብ ያሉን ወንዞቻችንን መጠቀም ባለመቻላችን ነው። ኮሪደር እየዞሩ ከማልማት ከተማ ለከተማ ብቻ ከመብለጭለጭ ገጠሩን በጨለማ ሰባንያ አምስት ፐርሰንቱን የገጠር ህዝብ ጨለማ ውስጥ ከቶ አስራ አምስት ፐርሰንት የማይሞላ የከተማ ህዝብ መንከባከብ ጅልነት ነው የሚመስለኝ። ሁላችንም ተጭነን ያለነው በገበሬው ጀርባ ነው። ለገበሬው ቢያንስ ቢያንስ ቦዮችን በራሱ ብር የታላላቅ ወንዞችን መስኖ ጠልፎ መስኖ እንዲጠቀም ማድረግ ብንችል እንደ መንግስት የቧንቧ ውሃዎች እንዲደርሱለት ማድረግ ብንችል ያመረተውን ምርት አህያና በቅሎ ጋሪ ዝቅ ሲልም ደግሞ በጀርባው ተሸክሞ ከሚያመጣ ይልቅ የተሻለ የትራንስፖርት ሲስተም ብናቀርብለት በራሱ ገንዘብ ነው በነገራችን ላይ የኛ ስንፍና ወንበር ላይ መውጣት ብቻ ነው እንጂ የህብረተሰቡን ችግር ማዳመጥ ስላልሆነ ቢያንስ መፍትሄዎች እንኳን ማሰብ አልቻልንም። ህዝቡ የገጠሩ ህዝብ መኖሩን እንኳን ማወቅ አልቻልንም። እና የአትክልቶችን የሚመረቱበትን መስኖች ተጠልፈው እንዳ አቦካዶ ማንጉ ፓፓያ አናናስ ሙዝ ብርቱካን ትሩንጎ ሎሚ እነዚህ እነዚህ ነገሮች የሚመረቱበትን መንገድ ማመቻቸት ቢቻል ሀገሪቱ እጅግ በጣም አመት ሁለት አመት በጣም መቀየር የምትችልበት ሁኔታ ያላት ጥሩ ሀገር ናት ብዬ አስባለሁ

የህዝብ ማመናለሻ የምትጠቀምበት ሁኔታ አለ። እምጠቀመው ብዙ ጊዜ ቋሚ የታክሲ ሲስተም አይደለም የድርጅት መኪና አለ። ከዛ በተጨማሪ ታክሲዎች አሉ። ፌርማታ ፌርማታ ያላቸው ታክሲዎች አሉ። ከዚህ በተጨማሪ እንደ ከተማ ያለው የህዝብ ማመላለሻ አውቶብስ ነው እና አንዳንዴ የህዝብ ማመላለሻ አውቶቡስን ገብቶ ማየት ለጥቂት ደቂቃ መሳፈር የሰውን ህመም መረዳት መቻል ነው ብዬ አስባለሁኝ። በአንዴ የህዝብ ማመላለሻ አውቶቡስ ውስጥ ሰው መቆም እስኪያቅተው ድረስ ሞልቶና ተጠቅጥቆ ሲሄድ ማየት። የኢትዮጵያ ህዝብ ምን ያክል የደህንነት ደረጃ ላይ እንደወረደ ምን ያክል? ችግር ውስጥ እንደደረሰ አስር እና አምስት ሳንቲም ለማትረፍ ብሎ እዚያ ተፋፍኖት በጣም ምንድነው መግለጽ ለመግለጽ ከባድ ነው። እዛ ውስጥ ያለውን ሽታ እዛ ውስጥ ያለውን መተራመስ እዛ ውስጥ ያለውን መሰረራቅ ለመግለጽ እና የህዝቡን ችግር መረዳት ህዝቡ ባለበት ልክ መውረድ ሲቻል ነው። የህዝቡን የታክሲ ችግር የህዝቡን የኢኮኖሚ እንቅስቃሴ ችግር መረዳት የሚቻለው። ታክሲ ውስጥ መግባት ሲቻል ነው። የህዝቡን በጣም እጅግ በጣም ኋላ ቀር የሆነ የንግድ ሲስተም ማየት መረዳት የሚቻለው። ገበያዎች ላይ ጉሊት ገበያዎች ላይ እንደዚህ ደግሞ እሁድ ቅዳሜ የሚሸጡ ገበያዎች ላይ የገጠራ ገጥ በገጠር በገጠርነት እና በከተማነት መካከል ያሉ የዞን የቀበሌ የወረዳ ከተማዎች ላይ መሄድ ሲቻል ነው። ቢያንስ ቢያንስ እንኳን ሰፋ ያለ ቦታ ከማጣታቸው የተነሳ ሰው መስወጥ ሰው በሰው እስከመራገጥ ድረስ እሚደርስ የገበያ ሲስተም ያለው በሀገሪቱ ውስጥ የሚረዳ የሚገነዘብ መንግስት በአገሪቱ ካለመኖር የተነሳ ነው። እና አንዳንዴ የሰውን ህመም ለመረዳት ቦታው ላይ መገኘት። ምንድነው? በጫማህ በሰውየው ጫማ ልክ ቆሞ ማሰብ የሚቻለው የሰውየውን ጫማ መልበስ ሲቻል ነውና። አንዲት ከተማን በማስዋብ አንዲት ከተማን በብድር ገንዘብ ጨረቃ በማስመሰል የሀገሪቱን ችግር ማቃለል አይቻልም። ምርጫ ሲደርስ ምርጫ ሲመጣ ውሃ እናመጣላችኋለን መብራት እናመጣላችኋለን የየድርግ ፍልስፍናን አይነት ያነው የደርግ ወይም የኢሃድግ ፍልስፍና አለ። በወተት በወንቧ ትጠጣላችሁ? የሚለው አይነት ነገር እና እንደዚህ እንዳይሆን ቢያንስ ሌላው ቢቀር እሺ መንግስት ለምን አያከራይም? ብዙ ባሶችን አስገብቶ አገልግሎት እንዲሰጡ ማድረግ ለህዝብ ማከራየት ለድችቶች ማከራየት ለምሳሌ አንድ ባስ አስመጥቶ አንድ ስም ሰጥቶ ሰላሳ አርባ ባሶችን በአንድ ድርጅት ማከራየት እንደዚህ እያደረጉ ወይም ደግሞ በመዋቅር በቢሮ ደረጃ ማስተዳደር መቻል። አይቻልም ወይ? የህዝቡን ችግር ለመረዳት የህዝቡን መከራ ለማዳመጥ እንደዚህ ማድረግ አይቻልም። ወይ ለትንሽዬ ከተማ የባቡር ትራንስፖርት ብሎ እጅግ በጣም ብዙ ወጪ ከማውጣት ብዙ ባሶችን መጠቀም አይቻልም። ወይ ብዙ ባሶችን መግዛት የሚችል ነው። ቢያንስ ባቡሩ ብቻ የተገዛበት የባቡሩን ሀዲድ ሳያጠቃልል ብዙ ወጪዎችን ብዙ እንትኖችን መሸፈን የሚችል ስለሆነ እንደዚህ ማድረግ አይቻልም። ወይ ብዬ ብዙ ጊዜ አስባለሁኝ። ግን ምንድነው? ማሰብ ብቻ ማሰብ ብቻ አድርገዋልን እኔ ከሰባት ከሌሊት ከቀን ሰባት ሱባኤ ብትገባ ይገለጥልሃል። ብሎ መልአኩ ለዲሜጥሮስ እንደነገረው አንዳንዴ ወደ ስራ ካልገቡ ሀሳብ ብቻም ከንቱ ደካም ስለሆነ ማሰቤም አንዳንዴ ዝም ብሎ ለከንቱ መስሎ ይታየኛል። እና የህዝብ መመላለሻ እጠቀማለሁ። በዚያን ቀን በእውነቱ ነገር ስሜቴ ያ ስሜት ብዙ ጊዜ ባይጠፋ በተለይ ለትላልቅ ሰዎች መፍትሄ መፍጠር ለሚችሉ ሰዎች ያ ስሜት አብሯቸው ቢኖር ብዬ እመክራለሁኝ።

አዋራ አሁን ባለውት ሁኔታ ያን ያክል ችግር የሚፈጥርብኝ ሰው አይደለም ግን መንበር አቧራ የስርአተ ትንፈሳ ችግር እንደሚያስከትል አፍንጫን የማፈን እንደ አሰም አይነት ነገሮችን እንደሚያስከትል ግን በትክክል እረዳለሁኝ። ከዚህም የተነሳ አቧራ አለበት ላይ የቆዩ ተዘግተው የቆዩ መጋዘኖች በሚከፈቱበት ጊዜ አገልግሎት ከመስጠት ተቆጥበው የቆዩ እቃዎች በሚራገፉበት በሚጫኑበት ጊዜ አዋራ እንዳያገኘኝ በቻልኩት ያክል እጠነቀቃለሁ ማስክ እለብሳለሁ። ከዛ በተጨማሪ ደግሞ በአየር በኮምፕረሰር እንዲፅዳ ለማድረግ እሞክራለሁ ኮምፕረሰር ተጠቅሞ በአየር እንዲጸዳ ለማድረግ እሞክራለሁኝ። በርግጥ እኔ አያግኘኝ እንጂ የሚያጸዱ ሰዎችን እንደሚያገኛችው ሳልረዳ ቀርቼ አይደለም። እነዚህን ሰዎች እንደሚያገኛቸው አለመረዳት ደግሞ ትልቅ ከሰባዊነት መውጣት ነው። ከሰባዊነት መራቅ ከሰባዊነት መገለል ነው። እና አቧራ ችግር አሁን ባለውበት ሰዓት በሰዎቹ በሰራተኞቹ ልክ አብሬ ባጸዳ ችግር የሚፈጥርብኝ ሰው አይደለሁም ግን ጥንቃቄ ይሻል። በጣም በትክክል በጣም እርግጠኛ ሆኜ መናገር የምችለው ነገር ዛሬ አብቃ ችግር አልፈጠረብኝም ማለት ነገ ችግር አይፈጥርብኝም ማለት አይደለም። ነገ ምን ይዞ እንደሚመጣ አይታወቅም። ጥቂት ጥቂት እያለ መጉዳቱ ስለማይቀር ጥንቃቄ ማድረጉ የተሻለ ነገር ነው። እኔ አንዳንዴ ግርም ይለኛል። አንዳንድ ገጠራማ ቦታዎች ስሄድ እህል በሚሰበሰብበት ወቅት የጤፍ ቡናኝ የስንዴ ቡናኝ የትልኝ የትኛውም እንትን የአዝ እህል አይነት ቡናኙ አፍንጫቸው ላይ ይገባል አይናቸው ላይ ይገባል ጆሯቸው ላይ ይገባል ፀጉራቸው ላይማ በቃ ፀጉራቸው በእሱ የበቀለ ይመስላል በተለይ ጤፍ የሚያመርቱት። ምስራቅ ጎጃም እነ ቢቸና ሞጣ እነዚህ አካባቢዎች እና እነዚህን ሰዎች ሳይ እንዴ እነዚህ ሰዎች እግዚአብሔር የተለየ ያተነፋፈስ ስርዓት የተለየ በሽታን የመቋቋም አቅም ነው እንዴ የሰጣቸው እላለሁኝ። የገጠር ዳር በተለይ የገጠር ጠጠር መንገዶች ፒስታ መንገዶች ዳር ያሉ ሰዎች አንዴ መኪና ሲያልፍ እሚያስነሳው አቧራ አውሎንፋስ የሚያስነሳው አቧራ እስከሚያክል ድረስ ይቦንባቸዋል ግን እንደ ተራ ነገር ይቆጥሩታል እንደውም አንዳንዴ እኔ በተለይ ገጠር ዙሪያ የሚሰሩ ሹፌሮች በጣም ያናድዱኛል። አንድ ገበሬ አህያ ወይም ከብት እየነዳ ወይም ደግሞ ህዝብ በጣም ብዙ ሰው በባስ እተጓዘ አቧራ አልብሰውት ይሄዳሉ እና ምን አይነት አለማሰብ ነው እያልኩኝ ብዙ ይገርመኛል። እንዴት ብንሆንነው ወደ ሰብአዊነት ልንወርድ የምንችለው እንዴት ብንሆንነው የሰዎች ህመም ግዴታ እኛ ላይ ሳይደርስ እንድረዳው የምንችለው ህመማቸውን መገንዘብ የምንችለው እንዴት ስንሆን ነው? እላለሁኝ እና በዚህ በገጠር ዙሪያ የማያቸው ነገሮች ግር የሚሉኛል። ሌላው ሲሚንቶ ፋብሪካ ላይ ያለ አቧራ እጅግ በጣም አደገኛ አቧራ ነው ብዬ ከማስባቸው ውስጥ አንዱ ነው። ከአቧራ ብቻ ሳይሆን ጭስም የተቀላቀለበት ስለሆነ በሽታ የማምጣቱ ጉዳይ ጥያቄ የሌለው ጥያቄ ውስጥ የማይገባ መስሎ ነው የሚታየኝ በጥቅሉ ማለት ነው። እና አቧራ ዛሬ ያገኘኝም ነገ ችግር አይፈጥርብኝም ማለት አይደለም። የነገዬን ዛሬ መጠንቀቅ ግዴታ ስለሆነ የግድ መጠንቀቅ ባለብን ልክ መጠንቀቅ አለብን። ችግሮች እስኪፈጠሩ መጠበቅ ችግሮች እስኪፈጠሩ ማየት መቆየት ምንም አይጠቅመንም ከመፈጠራቸው በፊት ራስህን መጠበቅ መጠንቀቅ ካላስፈላጊ ወጪ ካላስፈላጊ መከራ ካላስፈላጊ ስቃይ ስለሚጠብቅ ብዙ ጊዜ ከእንደዚህ አይነት ነገሮች ቀድሞ መጠበቅ ጥሩ ነው። በጥቅሉ ከተማ ለሚኖር ሰው አቧራ ተራ ነገሩ ነው ብዙ ጊዜ አያገኘውም ብዬ አስባለሁኝ

ቀትር ምን ትመገባለህ? ብዙ ጊዜ ቀትር አልመገብም። ብዙ ጊዜ ጠዋት የመብላት ልምድ ስለሌለኝ። አራት ሰዓት እበላለሁ ከዛ መክሰስ ነው የምበላው ሌላው ወደ ሶስት አራት ሰዓት ድጋሚ እራት ነው የምመገበው እንጂ። ቀትር ዉስጥ ቀትር ላይ የመመገብ ብዙም ልምዱ የለኝም እንደዚህ አይነት ልምዶች። ሊሆኑ የሚችሉት ሊፈጠሩ የሚችሉት አማራጭ ከሌለ ነው። ለምሳሌ መንገድ ላይ ከሆንኩኝ። የሆነ ሰዓት ምሳ ለመብላት የሚያወርደኝ ከሆነ ትራንስፖርት የምጠቀም ከሆነ የምድር ትራንስፖርት ፕሌን አይደለም። በዚያን ሰዓት ያው ከህዝቡ ጋር ወርዶ የመብላት ተሞክሮ ሊኖር ይችላል። የጉዞ ጊዜ ቀትር አልመገብም ቀትር የሚለውን እኔ አሁን ምወስደው ስድስት እስከ ሰባት አካባቢ ሰዓት ነው። ጾም ከሆነ ዘጠኝ ሰዓት ነው ምመገበው። አለበለዚያ ግን አራት ሰዓት ነው ብዙ ጊዜ የምመገበው እና ቀትር የምመገበው ልምድ ስለሌለኝ። በአጭሩ ይሄን እመገባለሁ ምለው አይደለም ግን እንደው ምመክራችሁ የቀትር ምግቦች። እጅግ በጣም ምንድነው ሙቀት የሌላቸው ቀዝቀዝ ያሉ ምግቦች ቢሆኑ። ከአየር ንብረቱ ጋር መሄድ የሚችሉ ውስጥ ላይ ያለው ሙቀት ሲደመር የውስጥ ያለው ሙቀት አንዳንዴ ቴርሞዳይናሚክስ የሚለው ህግ አለ። እና ኢንተርናል ቴምፕሬቸር እና ኤክስተርናል ቴምፕሬቸር። ባላንስ ሲሆኑ ሰው ሙቀቱን ይቆጣጠረዋል ይሄ ኢንተርናል የውስጥ ሙቀት ሲጨምር። ሻይ ሲጠጣ ሰው ይቀዘቅዘዋል የሚለው እንትን አለ እንዲሁ እውነቱ ነገር ፈጽሞ ሊገባኝ ያልቻለው ነው። ሊያስኬድ ይችላል ሳይነሱ የውስጤ ሙቀት ሲጨምር ከውጪ ስለሚበልጥ የውጪው እንትን አየር ንብረት እበልጠዋለሁ ብዬ አስባለሁ። ግን ይሄ ማለት ግን ይቀዘቅዘኛል ማለት ነው ወይ? ሌላ ጥያቄ ነው? ብዙ ጊዜ ዩኒቨርሲቲ ተማሪ እያለሁ በደንብ ያልገባኝ ሳይነስ ነው ትክክል ነው ያስኬዳል ግን እንዴት ይሆናል ነው። ለምሳሌ አንድ የእሳት ራት እሳት ውስጥ ገብታ ሙቀት ቼክ እንደማድረግ አይነት ነው መስሎ የሚታየኝ እና። ሙቀትን ወይ አየር ንብረትን ጤናን ሙያን መሰራት ያደረጉ እነዚህን እነዚህን ማስታወሻ ውስጥ ያስገቡ ምግቦች ቢሆኑ ጥሩ ነው

አዎ በጥቂቱ ያወኩትን ልጅ ማስተማር እችላለሁ ብዬ አስባለሁኝ። ያወኩትን ለመረዳት ለማስረዳት ለሌሎች ለማሳወቅ መሞከር አንዱ ማስተማር ስለሆነ እኔም ያወቅኩትን በሚጠይቁኝ ሰዎች በቻልኩት መጠን ለማስረዳት ለማብራራት ግልጽ ለማድረግ እሞክራለሁኝ። አንዳንዴ ብዙ ሰዎች ብዙ ሰው ለማስረዳት በጣም የሚቸገሩ ሰዎች አሉ ይሄ ደግሞ ልምድ የሚያመጣው ነገር ነው። መለማመድ መለማመድ ደጋግሞ መለማመድ የሚያመጣው ነገር ስለሆነ ሌሎች ለማስተማር መሞከር ጥሩ ነው። ይሄም ባይሆን አሁን ሰው ምንድነው በአደባባይ ቆሞ መናገር ባይችል እንኳን በግሉ ሪከርድ እያደረገ ለሰዎች ማስተባበር ምንም ሰው እንደሌለ የሚቆጠርባቸው ግን በስራቸው በጣም ብዙ ሰዎችን የሚያዳምጠውባቸው ፕላትፎርሞች ላይ ወጥቶ እንደ ቲክቶክ አይነት ፕላትፎርሞች ላይ ወጥቶ ማስተማር ይችላል። እና አሁን ሰው መማር ላይ የሚፈልግ ሰው ሁሉ ማስተማር በጣም የተመቻቸ የተመቻቸበት ሁኔታ ነው ያለው። እርቁ መሄድ መድከም መሮጥ መሮጥ መድከም መውጣት መውረድ ላያስፈልግ ይችላል። ቤት ውስጥ ቁጭ ብሎ በጣም ብዙ ሰው ማስተማር ይቻላል። እንዲህ ባይሆን እንኳን በጽሁፍ በቴሌግራም በኢንስታግራም በፌስቡክ በትዊተር በእንደዚህ ሁሉ ነገሮች መልእክት ማስተላለፍ ያው ቁጥጥርን ማሳወቅ ያልተማሩትን ማስተማር ማዳረስ የሚቻልበት ሁኔታ ነው ያለው። ሌላው ሌላኛው ግዴታ ፌስ ቱ ፌስ የሚጠይቁ የትምህርት ዘርፎች አሉ። ለምሳሌ ክላስ አቴንድ ሆኖ ማማ ማስተማር ሌክቸር መስጠት። ደግሞ በመንፈሳዊ ውስጥ ቁጭ ብሎ መጽሐፍ ቅዱስን ማስተማር ቁጭ ብሎ ለልጆች ከወንጌለ ዮሐንስ ብሎ ጀምሮ አንድ ሰው አንድ ተማሪ ሊማራቸውን የሚገባቸውን እንደ ውዳሴ ማርያም ዳዊት የደርሳናት ንባብ እነዚህ እነዚህን ማስተማር ብዙም እንትን የሚል አይደለም የሚያስቸግር አይደለም ሰዎቹ እየሞከሩ ስለሚጠይቁ ያንን ማረም ነው። ለምሳሌ ንባብ ከሆነ ሰያፉን ተጣይ ካደረገው ይቺ እንደዚህ በላት ማለት ስለሆነ ብዙ ማሰብ ማሰላሰል ህሊና ውስጥ ያለውን አውጥቶ ማውረድ አይጠይቅም ሰው ሲሳሳት ብቻ መመለስ ወዳቂውን ተናሽ ተነሽ ወዳቂ በሚያደርግበት ጊዜ ይሄ ወዳቂ ነው ይሄ ተነሽ ነው ይሄ ሰያፍ ነው። ብሎ መንገር የጩኸት ንባብ ከሆነ ደግሞ ምልክቱ ይሄ እንደዚህ ነው። ብሎ ያችን ብቻ ነግሮ ሌላውን በራሱ እንዲሞክር በራሱ እንዲጥር የማድረግ መንገዶች ስላሉ ሰው የሚማርባቸውና የሚያስተምርባቸው መንገዶች ብዙና እጅግ በጣም ሰፊ ናቸው ብዬ አስባለሁኝ። ከዚህ የተነሳ ሰው እውቀቱን ማካፈል ለአንዱ ለሌላው ማድረስ እስከቻለ ድረስ ማንኛውም ሰው ማስተማር ይችላል ብዬ አስባለሁኝ። የትኛውም ትምህርት የትኛውም የእውቀት ሽግግር የማስተማር ውጤት ነው። አንዳንዴ ሳይናገሩ የሚያስተምሩ ሰዎች አሉ የህይወት ኑሮ የመልካም ስነምግባር የመልካም ጠባይ ጉዳይ ተናግረውት ተመክረውት የሚማሩት ብቻ አይደለም የሚኖረውን ሰው አይቶ የሚማሩትም ጭምር ነው እንጂ። የግዴታ መልሱ ስጥ ብሎ አንድ ሰው መናገር ላይጠበቅበት ይችላል። ሲመጸውት ሲሰጥ ያዩ ሰዎች እርሱን አብነት አርአያ አድርገው ወደ መስጠት ወደ መመጽወት ያደርጋሉ ሲጾም ሲጸልይ ያዩ ሰዎች እርሱን አብነት አርአያ ያደረገው ወደ መጾም ወደ መጸለይ ያደርጋሉ እና። ማንኛውም ሰው ማስተማር ይችላል በበጎ ማስተማር ይችላል። በመጥፎ ማስተማር ይችላል። በበጎ አርአያ መሆን ይችላል በመጥፎ አርአያ መሆን ይችላል። ለመጥፎ አርአያ የሆኑ ሰዎች ሰዎችንም ራሳቸውንም ይጎዳሉ ከእግዚአብሔር እስከ መለየት ከሃይማኖት እስከ ማስወጣት የሚደርሱ በጣም መጥፎ መጥፎ ምግባሮች አሉ። ፋሽኑን ዘመኑን ተከትሎ ለዝሙትና ለወሲብ በሚቀሰቅሱ ነገሮችን ሁሉ እስከማድረግ ወደ ወሲብ አለም እስከመግባት ወደ ዝሙት አለም እስከመግባት የሚያደርሱ ሁኔታዎች አሉና የምናስተምርባቸውን መንገዶች የታወቁ የተቆጠቡ ቢሆኑ ባይ ነኝ

አዎ ታሪክ መንገር እወዳለሁ። ታሪክ የህይወት አንዷ አካል አካል ነው። ምንድነው ትናንትን ሳንኖር የምንኖርበት ሳናይ የምናይበት። ማያችን ነው። ከትላንት ምንማርበት ለነገ የምናቅድበት ተሞክሮ የምንወስድበት ነው። እና በቻልኩት መጠን ያወቅኩትን ታሪክ እንዳይፋለስ እና ሌላ ሌላ ትሁት ሆኖ ሌሎችን እንዳያጫርስ በጥንቃቄ አድርጌ ለመንገር እሞክራለሁ። አሁን ኢትዮጵያ እጅግ በጣም እየታወቀች ያለችው በሱሁት የታሪክ ንግርት ነው። የተሳሳተ እገሌ ጨፍላቂ ነው እግሌ ቀጥቃጭ ነው እግሌ አጥፊ ነው በሚል የታሪክ ትርክት ከዚህ ዘመን እስከዚህ ዘመን ድረስ። የሰለሞን ግዛት ነበረ ሌሎችን ግዛቶች አጥፍቷቸዋል ከዚያ የዛግዌ ተተካ የዛጉዌን በዚህ ምክንያት አጠፉት እየተባለ። ከመተረኩ የተነሳ አንዳንዶቻችን ደግሞ የትናንትን ታሪክ ከዛሬ አምስት መቶ እና አራት መቶ አመት በፊት የሆነን ታሪክ ዛሬ በልጆቻቸው ለማወራረድ የሚሞክሩ በጣም። ኋላ ቀር የሚባሉ ሰዎች ስላሉ ለነዚህ ሰዎች ለሀሜት በማይመች መልኩ ቢኖር ለራሱ ያንን እንደ መማሪያ እነዚህ ሰዎች ያደረጉት ነገር ስህተት ነው። ዛሬ ደግሞ እኛ ስህተትም ማንደግም ትውልዶች አይደለንም እኛ ያወቅን የተረዳን የነቃን በሚል መልኩ ነው። አሁን አብዛኞቹ ታሪኮች የአንድ መደብ ትርክት ናቸው። ኢትዮጵያ ውስጥ ያሉት እንደ እውነቱ ከሆነ እኔ ይሄን ያክል ከሰባዊነት የወረደ አንድ ብሄር ሃይማኖት አለኝ የሚል ብሄር ያደርጋል ብዬ አላስብም። በጦርነት ውስጥ የሚፈጠሩ ነገሮች አሉ። ጡት መቁረጥ ምላስ መቁረጥ አንገት መቁረጥ ነገሮች አሉ እና እነዚህ ነገሮች የጦርነት ክስተት ሆነው ነው እንጂ ማለፍ ያለባቸው። በተለየ ተደረጉ በተለየ ማስፈራሪያ እንትኖች ደርቡሾች አጼ ዮሐንስን አንግት ቆርጠው ማስፈራሪያ እንዳደረጉት የተደረጉ ማስፈራሪያዎች አይደሉም። እና ትሁት ትርክቶች በጣም በጣም ጥንቃቄ የሚፈልጉት ሀገርን ወደ ከፍተኛ መተራመስ ሀገር መክደው ከፍተኛ ጥፋት እንዳይወስዱ ምን እንድንጠነቀቅባቸው ከሚገቡ ነገሮች አንደኛው እና ዋነኛው ራሳችንን የሱ ትርክት አስተላላፊዎች የሱ ትርክት ሰለባዎች እንዳንሆን ነው። በቃ ታሪክን እንደ ታሪክነቱ ለመማሪያ ከትላንት አለመማር ድንቁርና ነው። በነገራችን ላይ ትላንት በታረሰ በሬ ዛሬ አልተረሰም ትላንት በተዋጉበት ሰይፍ አይደለም ዛሬ እየተዋጋን ያለነው እና ያንን በቃ ማለፍ በተቻለ መንገድ አሁንን ማስቀጠል ትናንት ገለኝ አንተ በዛሬ በነጻነት አትኖርም ከሆነ ይሄ ሞኝነት ጅልነት ነው። ለምሳሌ ምንአለ እንዲህ የሃይማኖት ከሃይማኖት ጋር በተያያዘ የመስፋፋት ታሪክ አለ በኢትዮጵያ ውስጥ አሁን ጥቁር ጠባሳ የሚባለው የግራኝ መሀመድ መስፋፋት ይዞ የመጣው ነው። እና በቱርክ የታገዘ ጦርነት ስለነበረ ሀገሪቱ ውስጥ እጅግ በጣም ብዙ ክርስቲያኖችን ሳይወዱ በግዴታ እንዲሰርቡ ቦታቸውን እንዲለቁ እንዲሰደዱ አድርጓቸዋል። አሁን አፋር ሶማሊ ሀረር የምንላቸው አካባቢዎች ድሮ የክርስቲያን መናሃሪያ የነበሩ ናቸው። አሁን ግን ክርስቲያን የማይኖርባቸው ሁሉ አካባቢዎች አሉ እና እነዚህ አካባቢዎችን ዛሬ ክርስቲያኑ ተነስቶ ልበቀል ማለት እጅግ በጣም ኋላ ቀርነት ነው። እና እንደዚህ እንደዚህ አይነት ታሪኮች መማሪያ ሆኖ በቃ ተሳስተው ነበር። አሁን ግን እንዳይደገም መድገም የሚያስብ ሰው ቢኖርም በቃ በቃ ማሰቡን ቢተው ነው የሚሻለው እንጂ። በዚህ ትውልድ ላይ መድገም እንደማይቻል ማንም ሰው ራሱን መከላከል መጠበቅ የሚችልበት ደረጃ ላይ አለም በህግ የምትመራበት ደረጃ ላይ ያለበት ሁኔታ ስለሆነ እንደዚህ አይነት ታሪኮችን እንዳይበላሹ የተቻለውን ያክል መጠንቀቅ ለትውልድ ማስተላለፍ ጥሩ ነገር ነው።